ቤትህን ምን ያህል ጊዜ ታጸዳለህ? ያው እንግዲህ ቤት እንግዲህ ያው ይታውቃለን ጽዳት ይፈልጋልን ማንኛውም ቤት ጽዳት ትፈልጋለን። በተለይ የመኖሪያ ቤቶች የመስሪያ ቤቶችን ቢሆንም የተለያዩ ነገሮች የሚሰራበትም ጽዳት ይፈልጋል። ዞሮ እንግዲህ ስራ ሲሰራ የሆነ ነገሮች መቆሸሹ አይቀርም ምናምን እና የው እንግዲህ እኔ ደግሞ እንደ ቤቴ የማጸዳው በቀን አንዴ ነው እንግዲህ በዛ ቢባል ሁለቴ ይበቃል። ግን አብዛኛው ጊዜ ቤት የሚጸዳው በቀን አንዴ ነው ያው እንግዲህ ጠዋት አካባቢ ምናምን ያው ከዋለ ካደረ በኋላ ምናምን ያው አንዳንድ የሚቆሽሹ ነገሮች ይኖራሉ። ስራዎች ሲሰሩ ምግብም ሲበላ ምንም ሆነ የሆነየሚተራረፉ ነገር ይኖራሉ የሚወዳድቁ ነገር ይኖራሉ የተለያዩ ነገሮች ስራ ሲሰሩ የሚደፉ ነገሮች ይኖራሉ ውሃዎች ምኖችም ሊሆን ይችላል። የሚወለወል ነገሮች ይኖራሉ እና በቀን አንዴ ጠዋት ላይ አጸዳለሁ ከዚያ የማይቆሽሽ ከሆነ ምንም አላጸዳም። ድጋሚ ደግሞ ለሚቆሽሽ ከሆነ አሁንም በቃ የሆነ ዋና ጉንዳኖች ምናምን የተለያዩ ነገሮች ካሉ የሚጸዱ ነገሮች ካሉ ደግሞ በቀን ደግሞ ማታ ደግሞ ሁለቴ አጸዳለሁ። እና በቀን ሁለቴ ማታ አስር ሰዓት አስራ አንድ ሰዓት አካባቢ ወይም የሆነ በሰአት በቃ በሚመቼኝ ሰዓት ከሰራ በኋላ ምናምን አጸዳና ቤቴ ጽድት አድርጌ ለጤና ለኔም ለአእምሮዬም ደስ ይላል ማለት ነው። እና እንደ አጠቃላይ አብዛኛውን ጊዜ የማጸደው ግን በቀን አንዴ ነው በቀን አንዴ አጸዳለሁ በቃ ውሎዬን አሪፍ የሆነ ቀን እውላለሁ። ከደከመኝም የተወዋለሁ የሚጸዳ ድጋሚ አይነት የሚያውቁኝ የሚጸዳ አይነት ከሆነም ሁለተኛ ማታ ላይ ከሰአት በኋላ ምን አስር ሰዓት ዘጠኝ ሰዓት ምናምን ይዞ ያው ድጋሚ ደግሞ እንዳጸዳ ገደዳለሁ ማት ነው እና አጸዳለሁ ያው ቤቴን ደስ ብሎ ፍቅር በሰላም እምንኖርባት ቤት ስለሆነ አጸዳለሁ። ግዴታ ንጽህና ቤት ግዴታ ያስፈልጋል ምክንያቱም ንጽህና ከሌለ ያው የጤና እክልም ሌሎችም ጉንፋ ነገር ተያይዞ እንፍሎንዛ ጋር ተያይዞ ስለሚመጡ ጽዳት ግድ ነውና እኔም በተቻለኝ መጠን ቤቴን አጸዳለሁ። በቃ ከቻልኩ በቀን ሁለቴ ካልቻልኩ ግን አንድ ቀን ግዴታ አንድ ጊዜ ግዴታ ነው በቀን አንዴ በቃ በጣም ግዴታ ነው። ጠዋት ስነሳ ያው እንግዲህ ከጸሎት በኋላ ከቁርስ በኋላ ምናምን ወደ ስራ ከመሄድ በፊት ቤት ጽድት አድርጎ አሪፍ አድርጎ ከዚያ ወደ ስራ ሲመለሱ ደስ ብሎ ምግብ ሲበላም ደስ ብሎ ውሎ ምሽቱ አዳሩ ደስ ይላል። አስፈላጊ ከሆነ ደግሞ እንግዲህ በቀን ሁለቴ ቢጸዳም ቤቱም ደስ ይላል ዝሮ ዝሮ አስፈላጊ ነው። ካልተቻለ ግን በቀን አንዴ እንደዚያ ነገር ነው እኔ እንግዲህ የምሰራው እስካሁን ያለው ነገር ከተቻለም ሁለቴ ሶስቴም አራቴም ቢጸዳ አሪፍ ነው። ያው ንጽህና እንግዲህ የሚጠላም የለምና ግን ከጊዜ አንፃር ከስራ አንፃር ምን ያህል ሲባል እሱ ትንሽ ያስቸግራል። እና እንደ አጠቃላይ እኔ እንግዲህ ምን ያህል ታጸዳለህ የሚለው ጥያቄ? በቀን አንዴ ነው በዛ ከተባለም ሁለቴ ነው የማጸደው። አንዷ ግን ቋሚ ናት ግዴታ ነው ያስፈልገኛልና ተነስቼ ሁሉን ነገር አልጋዎቼ ምኖችን አነጣጥፌ አጠቃላይ ወለሎችንም አጽድቼ ምናምን ያው ደስ የሚል ቀን እንዲሆን በአንዱ በቀን አንዴ አጸዳለሁ ከቻልኩ ሁለቴ ማለት

ስራህን ትወደዋለህ? አዎ እንግዲህ የአንዳንዱ ሰው ስራውን አሪፊ ገቢ እስካገኘ ድረስ የእለት እንጀሮ እስከሆነ ድረስ የማይወድ ሰው የለም ብዬ አላምንም። ያው ግን እንደ ስራው ደግሞ ይለያያል እና ግቢው ትንሽ ከሆነ ያው የሚያሳየው ውጤቱ ትንሽ ከሆነበት የሚሰራውና ገቢው የማይገናኝ ከሆነ። እሱ ጋር ተይዞ ትንሽ ያው ሊከብድ ይችላል እኔ ግን የራሴን ስሬን እወደዋለሁ አከብረዋለሁ በሰአቱ አሰራለሁ። ማረፍ ባለብኝ አርፋለሁ መስራት ባለብኝ ሁለት ሰዓት እሰራለሁ። ከፋፈል የምሰራቸው ፕሮግራም አወጣለሁ። በየሰአቴን እሰራለሁ በየሰአት እሰራለሁ በየሰአት እሰራለሁ ብዬ እወጣለሁ ከዚያ ስራዎችን በደንብ አስኬዳለሁ። ያው ቤት ውስጥ የሚሰሩ ስራዎች ይኖራሉ ከቤቶች የሚሰሩ ስራዎች ይኖራሉ። እነሱ እነሱን ያው እንግዲህ ተከታትሎ ያው እሰራለሁ። ቀጥሜ እለት እንጀራ ስለሆነ ግዴታ በቃ እቀጥላለሁ ህይወት እስካለ ድረስ ስራ ግድ ይቀጥላል። እና ያው አልፎ ተርፎም ያው ለልጅም ለዚያም ማትረፍም ግዴታ ነው። ማውረስም ግዴታ እስካሁን ድረስ ለመኖር ሲባል ስራ ግዴታ ያስፈልጋል። እና ያው እንደውም አብዛኞቹ ስራዎችን የምሰራቸው ጠዋት ላይ ነው ያው ጠዋት ሲነሱ ሰው አምሮ ፍሪ ስለሚሆን ያው ነፃ ስለሚሆን አምሮ የተሻለ እንቅስቃሴ ምናምን ስለሚኖረው። ያደረው ሀይል ኢነርጂው ያደረው ያደረው ሀይል ጉልበት ምናምን ሁሉ ታመቀ ሀይል ስላለው አብዛኛውን ሰዓት ጠቀብያት ስድስት ሰዓት ሰባት ሰዓት አምስት ሰዓት የመስራት አቅም ስላለው አብዛኞቹ ስራዎች የማከናውናቸው ጠዋት ነው። እስከ ምሳ ሰዓት ባለው ከዚያ በኋላ የውድካም ምንም ስለመጣ ያን ያህል ይሰራል ግን ያን ያህል እንደዚህ አይሆንም። በአጠቃላይ ግን የምሰራቸው ያው ጠዋት አብዛኞቹ ስራዎች እሰራለሁ ከሰአት ደግሞ ስራት ያለብኝ እሰራለሁ። ካልሰራሁ ደግሞ ያው የመዝናኛ ጊዜ ይኖራል ከልጆች ጋር ከሰዎች ጋር ከጓደኛ ጋር። ተላይፋ ዌ ቡናዎችም ማለትም ክበቦች ምናምን ይኖራሉና ከእነሱ ወደ ከተማ መውጣት ብሎ የሆነ አሉ ሳይክሎች ጋር መጋለም ሞተሮች ምናምን መሳክል መጋለም ኳስ ሜዳዎች ጋር መሄድ የሆነ ለምለም የሆነ ሳር ቦታ አለባቸው። መዝናኛዎች አነስጋሪው ከጓደኛ ጋር አውርቶ ያው ስለ ፍቅር ስለ ሰላም አውርቶ አጠቃላይ ስላለው ነገር ስለ ስራም ሊሆን ይችላል። ያው ሻይ የቡና እያሉ የተለያዩ ስራዎችን በዚሁም ማስቀል ይቻላል። እና እንደ አጠቃላይ ኢንደስትሪያን በጣም እወልደዋለሁ አከብረዋለሁ ሰዓት የተጠበቀ እሰራለሁ መስራት ባለብኝ አልፋለሁ። ስፈልግ ደግሞ በይ እንቅርፍተኛ አለው እና ስራዬን በጣም አወዳለሁ አከብራለሁ። በቃ ቅድሚያ ስራዬን ነው ከዚያ በኋላ ያለው ነገብኝ አሁንም እየሰራሁ ነው ቀጣይም እሰራለሁ የእለት እንጀር እስካሁን ድረስ እቀጥላለሁ። አሁን ሌሎችም ከመሬት ደግሞ ከቤት ውስጥ ካሉ ስራዎች ደግሞ ሌሎች ስራዎች አሉ እነሱንም እንዲሁ አክብሮ ያው ተለያዩ ጫናዎች ቢኖራቸውም የጉልበት ስራ ያው ስራ ቢኖራቸውም ግዴታ እነሱን ግዴታ ነው። መጀመሪያ ግን አቤት ውስጥ የሚሰሩ ስራዎች እእነሱ አሪፍ ቢጠሰም ይኖራቸው ያው ድካም ጉልበት ስሞች ስለሚቀንሱ እነሱን አክብሬ በደንብ እሰራቸዋለሁ። እና በዚህ ልክ ነው ያው እንደ ቀጣዩ ጥሩ ፍቅር ይኖረኛል ብዬ አስባለሁ። ምንድነው

የምትወደው ፊልም ምንድነው? ያው እንግዲህ የምወደው የተለያዩ ፊልሞች አሉ አብዛኛው ሰዓት የምወደው የፍቅር ፊልም አይነት ናቸው። ምን በአማርኛ ተሰሩ አሉ የተለያዩ የፍቅር ፊልሞች አሉ። እንደ ዶክመንታሪ ነገር የተሰሩ ፍልሞች አሉ ታሪክን አያይዞ በቃ አንዳንድ ታሪኮች በቃ አሉ በመጽሐፍ የተጻፉ አሉ ከመጽሐፍ ቀደት የተሰሩ ታሪኮችም አሉ። እነሱ እነሱን ዶክመንታሪ ጋር አያይዞ እነሱን እወዳቸዋለሁ። በብዛኛው የምከታተለው ግን እንደ በፍቅር ጋር ከፍቅር አለም ጋር ተገናኙ ፊልሞችን ነው። እነሱም በቃ እንዴት ደግነትን ፍቅርን ትህትና አብሮ መኖርን አንዱ ሲቸገር አንዱ ሲኖር አብሮ እንዴት ነው የሚኖር መተዛዘንን ደስታ ሀዘንን በጋራ እንዴት እንደምንኖር ያስረዳሉ። እነሱን በጣም እወዳለሁ። እንግዲህ ያማርኛ እንደ ሀገራችን አማርኛ ቋንቋ ስለሆነ የምንጠቀመው ያማርኛ ፊልሞችንም በጣም እጠቀማለሁ። እንግዲህ በተቻለ መጠን የሚያስተላልፉት መልእክትም ቁልፍ ቁልፍ መልእክት አለው። እሱ እሱን የተ ያው እንግዲህ የሚያስተምር ነገር ይኖራል ዙሮ አንድ ፊርም የሚዘጋጁው የሆነ ነገር ለማስተማር ነው። ሀገርን ማህበረሰብን ወገን ለመጥቀም ተብሎ ነው። እና የሆነ ነገር ለማስተማር ተብሎ ነው የሚዘጋጀው። እና እሱ በተለያዩ ፊልሞች ይሰራሉ በተለያየ ዘዴዎች ይሰራሉ ታሪክን የሚያስተምሩ ፍቅርን የሚያስተምሩ። ሌሎችንም እንደ እንግዲህ እንደ ወቅቱ የሚያስተምሩ አሉ እንደ ሰዎች ፍላጎት የሚያስተምሩት አሉ እሱ እሱን እወዳለሁ። በተለይ ፍቅር ፊልሞችን መለከት አናጨዋለሁ ፍቅር እንዴት እንደሚሆን እንዴት እንደምንኖር እንዴት እንደምናሳልፍ አንዱ ለአንዱ እንዴት ማዘን እንዳለበት አብሮ በደስታ በሰላም እንዴት እንደሚያልፍ ምናምን እሱን ያስተምራሉና ያስረዳሉና እሱን እክታተላለሁ። ከእሱ ማልፋው ደግሞ ወደ ሀገር ውጭ ደግሞ የእንግሊዘኛ ፍልሞችም አሉ። እነሱ በተለይ የህንድ ፊልሞች አሪፍ ናቸው። ያው ድሮ ማስቼ እወዳቸዋለሁ እነሱን እሱን በተለይ እንዲህ እንደሚያስተምር የፍቅር ፊልም ነው በቃ አሪፍ የሆነ የፍቅር ፊልም ያስተምራሉ። ስለ ፍቅር አጠቃላይ ያለው መረዳዳትን መከባበርን አብሮ መኖርን አብሮ መብላትን በሀዘን በደስታ መኖርን አብሮ እነሱ ያስረዳት። ያው ግን እንደ ሀገራችን ደግሞ እኛ ቋንቋችን ምን መግባቢያችን አማርኛ ስራ እስከሆነ ድረስ አማርኛን በደንብ እከታተለዋለሁ። አያለሁ በጣም ብዙ አይነቶች የፊልም ርዕሶች አሉ። እንግዲህ በጣም የምንወደው አለ እንግዲህ ርዕሶቹ በጣም ብዙ ስለሆኑ ነው እንጂ አሉ አልፎ አልፎ መጥቀስም እችላለሁ። ግን በጣም ብዙ ናቸው። ለምሳሌ እንደ ስስት ያሉ ፊልሞች አሉ። ሌሎችም አሉ ከታሪክ ጋር ተገናኝቶም ሚሰሩም አሉ በፍቅር ደረጃ ሚሰሩ አሉ። በጣም ብዙ ናቸው። እና እና ፋይ አማርኛ ፊልም በጣም ከምንም በላይ እወደዋለሁ አከብረዋለሁ ከታተለዋለሁ። በህይወቴ የምተገብረው ነገርም አለ ቁም ነገር ሚያስተምረኛል። ምን ማድረግ እንዳለብኝ እንዴት እንደምትችል ወደፊት ያለው ነገር። በቃ ያው እንግዲህ ትዋናዎች ምናምኖች በጣም ብዙ ነገር ያስተምራሉ እና በቻልኩት መጠን ያው የሚይዘውን እያዝኩ የሚጣለውን እየጣልኩ እኔም ሄዳለሁ እንደ ራሴ ፍላጎት ነው። ያው የማየው ደግሞ እሱን እንግዲህ ያው ፍሬ በሆነ ሰዓት ሰዓት ባለ ሰዓት ምናምን። ያው ስራን በማይገራ መልኩ ነው የሚለው እንግዲህ

ትንኞች በአካባቢው አሉ አዎ አሉ በጣም ነው ያሉት። ያው እንግዲህ እንደ አካባቢያችን ያው ምንም ቢሆን ከተማ አካባቢው ከተማ ቢሆንም ግን ትንኞች አሉ በጣም ነው ያሉት። በተለይ ይሄ እነዚህ ወራቶች አሉ ትንኝ የሚወዛበት ወራቶች አሉና የሆነ ቢምቢዎች ምናምን የሚወዙበት ወራቶች አሉና በተለይ መስከረም ጥቅምት አካባቢ ያው ሀገራችን እንግዲህ ክረምት የሚገባው ሀምሌና ነሀሴ ነው። በዓላትም እምናከብረው መስከረም አንድ ነው ዘመን መለወጫችን እንደ ኢትዮጵያ ያን ጊዜ እንግዲህ ክረምቶችም ያልፋሉ የሆነ አበባዎች ምናምን ይመጣሉ ከዛ ጋር ተያይዞ ትንኞች ምናምን በጣም ይበዛሉ። በጣም በቃ መስከረምና ጥቅመት አካባቢ በጣም ይበዛል ትልኝ እንዲሆን ወባዎች በጣም የሚከሰትበት ወቅት ያኔ ነው በተለይ በጣም ቀዝቃዛማ የሆኑ ቦታዎች። የሆነ ውሃም በሚበዛባቸው አካባቢዎች ምናምን እነሱ ጋር በጣም ይበዛሉ እና ያው እንደኛ አካባቢ የኛ መካከለኛ ቢሆንም ሞቃታሚ አየር ፀባይ መካከለኛ ቢሆንም ከተማ ያለንበት ቢሆንም ግን በጣም ትንኝ አለ። ያው ይበዛሉ ያው መከላከያው እንግዲህ እርጭትም አለ አጎበሮችም አሉ እነሱ እነሱ እየተጠቀምን ነው እንግዲህ ከወባም ከሌሎች በሽታዎችም ራሳችንን እንጠብቃለን። እና እንደ አጠቃላይ ያው እንግዲህ የታቆሩ ውሀዎችም አይጠፉም እነሱ ፍሳሾችም ምናምኖችም ያው ከረምት ጋር ተያይዘው ስለሆነ ሲወርድ የሚከርም ውሃ ይኖራል የሚፋስ ውሃ ይኖራል እነሱ ስለሚያፈሩ መስከረም ጥቅምት እስከ ህዳር አጋማሽ ባለው ተለያዩ ትንኞች ይፈጠራሉ። እነሱን እንግዲህ ቅድመ መከላከል ደግሞ ያስፈልጋል እና በጤና ተቋማትም እኛም በአካባቢያችን ያለው መዋቅር አዋቅረን ያው በምንችለው መጠን እንከላከላለን ጤናችን እንጠብቃለን ማለት ነው። እንጂ እንደ አጠቃላይ ያው ትንኞች አሉ በደንብ አሉ ተወው አሉ። እነሱ እንግዲህ በቻለን አቅም ደግሞ መቆጣጠር የኛ ሀላፊነት ነው ግዴታ ነው እያንዳንዱ ሰው የራሱ ሀላፊነት አለበት ምክንያቱም ራሱን ለራሱ የሚጠብቀውና አካባቢውን የሚጠብቀው ለራሱ ነው ለሀገሩ ነው። ለነፃነት ሲባል አካባቢውን ንጹህ ለማድረግ ሲባል ግዴታ መጠበቅ ያስፈልጋልና። የተለያዩ ትንኞች ይፈጠራሉ እነሱን ደግሞ በተገቢው መንገድ መከላከል ነው እንግዲህ አጎበሮች መጠቀም ቤት ውስጥ ሳይቀር አሉ በቃ ትንኞች ምናምኖች ይመጣሉ ይገባሉ። በአጎበር መከላከልም በርጭት መልክ ተለይ መድኃኒቶችንም በመርጨት አጠቃላይ አካባቢውን ቤቱንም በማጽዳት በመርጨት ተለያዩ ወባበሽታዎች ተለያዩ ተነኞች ከሚናከሱ ትንኞች ራሳችን መጠበቅ ያስፈልገናል። ይሄ ነገር ከአሁንም በፊትም አለ ቀጣይ እንግዲህ ይቀጥላል አለ እና ራሳቸውን ችላለን እንከላከላለን። ንጽህናችን መጠበቅ በቃ ቆሻሻ የሚወድቁበት ቆሻሻዎችን በየስርዓቱ ማቃጠል ምናምን እዚያ ከሆነ የትኞች ሚይዝበት ቦታ ይቀንሳል ውሃዎችን በስርዓት ማጽዳት የታቆሩ ውሃዎች መፋሰስ ማዳፈን ምናምን እንዲህ ነገር ክረምቱ ሲያልፍ ወዲያው ያሉ ነገሮችን በቃ የሆነ ቦታ የሆነ ትንኝ እንደሰበሰቡ ማጽዳት በተቻለ መጠን እሱ ተያይዞ ነው እንግዲህ ትንኞች እንደ አጠቃላይ ባካባቢ አሉ በጣም ብዙ ትንኞች አሉ እንደሆነ ያው ስፍር ቁጥር ያለው ትንኞች ነው ያሉት። በዚህ እኩል ያለው የኔ ሀሳብ ይሄ ነው

የስራ ልብስ ትለብሳለህ አዎ የስራ ልብስ እለብሳለሁ። ግዴታም አስፈላጊ ነው እንግዲህ። የስራ ልብስና የበዓላት ልብስ የሚባሉ አሉ ወይም ቤት ውስጥ የሚለበሱና ስራ ቦታ የሚለበሱ አሉ እንግዲህ ስራ ሲባል እንግዲህ የተለያየ ስራዎች አሉ ጉለት የሚያስወጡ ስራዎች አሉ። ከግብርና ጋር የሚሰሩ ስራዎች ሲሆን ከፀሀይ ከሙቀት ጋር ከአቧራ ጋር የሚሰሩ ስራዎች ይኖራሉ። በሌላ መልኩ ደግሞ እንግዲህ ከቢሮ ጋር ቢሰሩ የሆነ የሆነ ቋሻሻ የሆነ ብቻ አቧራ ፀሀይ ሙቀት የሌለባቸው እነሱ ከብናኝ ጋር መገናኘት ስራዎች ደግሞ ይኖራሉ። እንግዲህ እንደ አጠቃላይ የቢሮ ራሱን ችላ ቢሮዎች የራሳቸውን የቻለ ስራ አለ ልብስ አላቸው። የ የግብርና መረብ ደግሞ ስራዎች እንደዚህ ከገበያ ጋር ተያይዞ ስራዎች ደግሞ ራሳቸውን አላቸው የደንብ ልብስ አላቸው እነሱን ለብስአለን ቤት ሲሆን ደግሞ ቤት የሚለበስ ልብስ አለ። ልብስ አላቸው እና የስራ ልብስ እራሱን የቻለ የሆነ የተከፋፈለ ነገር ስላለው። እንደአጠቃላይ ቤት ወደ ስራ ቦታ ስሄድ ለምሳሌ ወደ ግብርና ስሄድ የግብርና ልብሶች አሉኝ የሚያስፈልጉኝ የራሳቸውን ያቻሉ ልብሶች አሉኝ። ቤት ስሆን ደግሞ ቤት የምለብሳቸው አሉኝ ከተማ ስወጣ ደግሞ ከተማ የሚለብሰው ልብሶች አሉኝ የሚል ሰው እንደ ፍላጎት ነው። ስራውን የሚያስገድደው ለምሳሌ ቤት ከተማ የምለብሰው ልብስ ለብሼ ወደ ስራ ቦታ ቤት የተለያዩ ፀሀይ አለ ሙቀት አለ አቧራ አለ ያው ምንም ለመስራት ሳይሆን ያው የማበላሸትና ያው ዞሮ ድጋሜ ለማጠብ የሆነ ቆሻሻ ነው የሚነካው ሌላ። የስራ ልብስ ሲሆን ያው ግን የስራ ነው ቢቆሽሽም ችግር የለዉም ይሰራል ማታ አይታጠብም ወይ በመነጋታው የሚታጠብም ችግር የለውም እንደምናደርገው ነው። እንደአጠቃላይ ግን እያንዳንዱ ራሱን የቻለ የደንብ ልብስ አለው ያይን የደንብ ልብሳችን ለብሰን ወደ ስራ እንሰራለን ስንመልስ ያን አስቀመጠን። ሌላ ቤትጋም መቀየራችን ቀይረን ያው ደግሞ ቤት ጋር የምንለብሰዉን እንለብሳለን ከተማ ስንሆንም እንደዚሁ ወደ ከተማ የምንሄዳቸው ስንሄድ በቃ የተሻሉ ልብሶችን ከሰው ጋር መገናኘት የሚያስችላቸው ልብሶችን እንለብሳለን። እና በዚህ በኩል እንግዲህ እኔም የራሴ ልብስ የራሴ የምለው ልብስ ስላለኝ። ወደ ፀሀያማ ቦታዎች ሳይል ወይም ዝናብ ወደ አቧራ ወዳለባቸው ሳሄድ የነሱን መሰል ልብስ ቤት ጋር ሲሆን ደግሞ ቤት ጋር የሚያስፈልጉኝ ከተማ ሲሆንም ከተማ በአጠቃላይ በቃ የተለያዩ ልብሶችም አሉኝ። የራሴ የስራ መደቦች ስላሉኝ እነሱን ተከትዬ ነው ልብሴን የምለብሰው እኔም እያንዳንዱ ሰውም ይሄ ማለው ይሄ አለው ብዬ ተስፋ አደርጋለሁ። እና እኔም በኩሌ የምለብሳቸው ልብሶችን ራሴን በጸዳት እያጸደው በምፈልግበት ቦታ ያው ከፋፍሌ አኑሬ ወደዚህ አስኜ መሰድ ያን አንዱን ወደ መድበር ስራ አይነት የእንዳአንዱን ልብስ እለብሳለሁ እና። ሀሳብ እንደዚህ ነው አሁንም እስካሁንም አለ ቀጥይም እንግዲህ እንደዚህ አደርጋለሁ። የተሻለ ነገር ሰው እስከሚያገኝ ድረስ እንግዲህ ባለበት መስራት አለበት እና የተሻለ ስገኝ ደግሞ እንግድ ወደተሻለው ስራው ሲቀየር አብረው ለብሱም ይቀየራል ግድ ነው የሚያስፈልገው እያንዳንዱ ስለሚለያይ ማለት ነው። እና የስራው በሚያዘው መልኩ እያንዳንዱ ልብሶችን እየቀያየርኩ ስራዬን ለመስራት እገደዳለሁ ማለት ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ? እንግዲህ ወደ ገበያ የሚሄድባቸው ጊዜያቶች በጣም ብዙ ናቸው እንግዲህ። በሳምንት ቢያንስ እንግዲህ አነሰ ይባል በቃ ሁለቴ ሶስቴ እሄዳለሁ በቃ አነሳ ይባል ሁለቴ ሶስቴ ያዛዎችም ከዚያ በላይ ምላር እችላለሁ አራቴ አምሥንደ አማካይ ሶስቴ ቢያስ እሄዳለሁ በቃ በሳምንት ማለት ነው። እንግዲህ ገበያ ሲባል እንግዲህ ለራሴም እሄዳለሁ ራሴ የሚገዛ እሄዳለው ቤተሰብ ጋር ሲያዝኝ ቤተሰብ እዳለው የሚሸጥ የሚለወጥ ነገር ይኖራልና ተለይ ሱቅ ገዢዎች አሉ ከአልጋ ተያይዞ የሚሸጥ ነገሮች ይኖራሉ። ከእንስሳት ጋር ተዋጽኦ እንስሳቶች እንስሳቶች ራሱን የሚሸጡ ገበያዎች አሉ። እሱ ስላለ ያው እንግዲህ ቤተሰብ ሲያዝም እሄዳለሁ ምን የለ ራሴየሚያስፈልጉኝ ነገሮችም አሉ አስቤዛዎች አጠቃላይ የቤት አስቤዛዎችም አሉ እነሱም እነሱ እንግዲህ ሄጄ እገዛለሁ የራሴን ነገር ያው እንደ ወጣ ህልም የሚያስፈት ነገሮችም አጠቃላይ ለቤት የሚያስፈልጉ ፍራፍሬዎችም አትክልቶችም የተለያዩ እህል ዘሮችም እንግዲህ እነሱ የሚያስፈልጋሉ እና እኔም እንግዲህ በሳምንት ሶስቴ አራቴ እሄዳለው። የሚሸጡ ነገሮች ብዛት ካላቸው ደግሞ በቀን በቀን ይከዳል ያው ራቀ ካለ ያው በቀን በሳምንት አንዴ ምናምን በሁለቴ ቅር ለሆኑ ነገሮች ደግሞ እንግዲህ እዚሁ ቅርብ ከሆነ ደግሞ ያው በቀን በቀን ምናምን ያው ደረስ ስለመለስ የሚያስፈልገውን ነገር ሽጦ ለውጦ ምናምን ማንጣት አስቤዛዎች ከሆኑ ድግሞ እንግዲህ ይኸው የተለያዩ ፍራፍሬዎችን የሚመገቡ የምንመግባቸው እነሱንም እናመጣለን። እና እንደ አጠቃላይ እንግዲህ በአብሬጅ ብይዘው ሶስቴ ወይ ሁለቴ ወይአራቴ እሄዳለሁ ብዬ አስባለሁ ተለያዩ ነገር የሚያስፈልጉኝ ነገር ገዛዝቸ እመጣለሁ። እንግዲህ በዓላት ከሆነ የበዓላት አጠቃላይ በሌሎች ቀናቶች ደግሞ በሌሎች ቀናቶች የሚያስፈልገውን ነገር ያው ገቢያ አመጣውን ገዛ ላይ ሁሉም ነገር አለና እንገዛዛለን የምንፈልገውን ነገር ገዝተን የምንፈልገውን ነገር ሽጠን የምንሸጥ የምንፈልገውን ነገር ደግሞ ሽጠን ከህብርተሰቡ ጋር ተግባብተን ሁሉም እየራሱ ፍላጎት ይዞ ወደ ቤቱ ይገባል ቤት የሚያስፈልገውን የጎደሉን ነገር ለመሙላት ግዴታ ገቢያ ያስፈልጋል። እና ገቢያ አየው እንግዲህ መሸጥ መለወጥም እና እሱ ራሱን የቻለ ነው። እና ሁሉም ሰው የሚፈልገውን ያመጣል ይሸጣል በዚህ ልክ ነው የሚል ደግሞ እንግዲህ የሚያስፈልገኝን ነገር እሸጣለሁ እለውጣለሁ ወደ ቤት አስገባለው ለለት ፍጀታ የሚውሉትን በቃ እጠቀማለሁ ሲያልቅ ደግሞ እንዲሁም ያው ግያድ አለው እሸጣለሁ እወጣለሁ እገዛለሁ ሌት አልፎ አተርፎም ከእኔ አልፎ አተርፎም ደግሞ ከሌት ሰው ታዛለሁ። ሌት ሰው እንግዲህ የተለያዩ ነገሮችን የቤተሰብ እንግዲህ ሲባል እናት አባትም አለ እነሱም እንደ አቅመ ደካማ ስለሚሆን ግዴታ ነው መታዘዝ አለብን ሀላፊነትም እንደ እህሊናም እንደ እምነታች መገለጫም መታዘዝ በቃ ግዴታ ስላለብን ነው አክብረን እነሱን የሚያስፈልጋቸውን አስበን ገዝተን ለውጠንላቸው ሽጠንላቸው የሚያስ ይዘን እንሄዳለን። እኔም እንደራሴ ደግሞ እንግዲህ ያው እንግዲህ ቀን መቀንም ባይሆንም በሳምንት አንድ ሁለቴ የሚያስፈልገኝ ለሳምንት የሚያስፈልገኝ ከሳምንት በላይም ሊሆን ይችላል እሱን ይዤ እመጣለሁ ወደ ቤት

ገንዘብ ታቆጥባለህ አዎ አዎ ገንዘብ በጣም እምቆጥበው እንግዲህ ገንዘብ እንዳረጉት ነው። ሲሄድም ይሄዳል ሲመጣ ይመጣልኝ ዋናው ግን እንደውም ገንዘብ ብዙ ከሚገኘው ገቢ። ሰው ላይ ዋናው መቆጠብ ነው እሚያዋጣው እሱ ነው በቃ እሚጠራቀመው። ከፍተኛ ግቢ እያገኙ ትንሽ ወጪ ማውጣት በተቻለ መጠን ለማድረግ መሞከር ነው። አሁን ላይ ነገሮች በጣም ብዙ ያስወጣሉ። ሁሉም ነገር ከጊዜ ወደ ጊዜ እየጨመረ ነው ያለው እና ያው በጣም ብዙ ነገር ያስወጣል። እንዲሁም አሁን ተገልብጦ ገቢው ትንሽ ወጪ ብዙ ሆነበት ነው ያለን በተለይ እንደ ሀገራችን ትንሽ አስቸጋሪ ሆኗል። ገቢው ያነሰ ወጪ እየበዛ ነው ያለው። የሰው ፍላጎቱም እሚመረት ነገሮችም እንግዲህ ከአጠቃላይ ካለው ነገር ከገቢያ ትስርት ጋር ተይዞ እና ወጪው የበዛበት ዘመን አለና እኔ ደግሞ እንግዲህ በቻልኩት መጣን ያው ለመቆጠብ እገደዳለሁና ያሉኝን ነገር በተቻለ አቅም ያው በቃ አስፈላጊ ቦታዎች ላይ ገንዘቤን ለማውጣት እሞክራለሁ። እማያስፈልጉ ነገሮች ካሉ ደግሞ ማቆም ነው እነዚያዘን። ለምሳሌም ዝምብሎ በቃ ብዙ የማያስፈልጉ ነገሮች ይኖራሉ ሰው ዝም ብሎ ከፍላጎቱ በላይ በጣም አስፈላጊ ከሆነ ነገሮች ዝም ብሎ ተጨማሪ የምፈልጋቸው ነገሮች አሉ እነሱ እነሱን መተው ነው በቃ። ወይም ቀጣይ ጊዜ ደግሞ ሲኖር መግዛት በቃ አሪፍ ነገር ሲኖር መግዛት ከዛ ውጭ ያለው ግን ያው ቆጥቦ ያለውን ነገር በቃ በጥንቃቂ ለመጠቀም መሞከር ነው። የሚያስፈልጉ ነገሮችን ይገዛል ቤት ጋር የሚፈልጉት ነገሮች ቤት ምንፈልገውን ነገር ቤት ሚስት እህት ወንድም የሚፈልጉ ነገሮች ይኖራሉ ካለ እንደዚያ ቢረዳም አሪፍ ነው። ልጆች አሉ መጀመሪያ ለልጆች ቤተሰብ ጋር አጠቃላይ የሆነ ነገር ፍላጎት ፍጆታ ይሞላዋል። አልፎ ተርፎ ደግሞ ወደ ቤተሰብ ይኬዳልኝ ወደ ሌሎች ሰዎች ለተቸገሩ ሰዎችም ይረዳል እና እኔ ገንዘብ በተቻልኩት አቅም ቆጥቤ እጠቀማለሁ እላለሁ። ይው የሚያስፈልጉኝ ነገር ብቻ አወጣለሁ። ካላስፈለጉ እያስፈለገን ከሆነ ያን ያህል በጣም አስፈላጊ ካልሆነ ደግሞ ያው መቆጠብ ነው። ትርፍና ነገር ካገኘህ ይገዛል አስፈላጊ ከሆነ ግዴታ ካልሆነ ግን ያው መግዛት የምፈልገውን እገዛለው ከዛ ውጭ ያለው በቃ ይቀራል። እና የገንዘብ የመቆጠብ ባህሌ ድሮም አንስቼ እንደገጠመኝ ያው ትምህርቱን የሚያስተምረው ነገር ስላለ የተማርነው የገንዘብ ቁጠባ። መንገዶችም አሉ በተለያየ የገንዘብ መቆጠቢያዎችን እየቆጠብን እነሱን ያው ለማጠራቀም እንሞክራለን። ቀጣይ የተሻለ ነገር ለመስራትም እናስባለን ማለት ነው። ገንዘብ ሲቆጠብ ነው የተሻለ ነገር የሚሰራውና። እኔ እንግዲህ የቻልኩት አቅም እየቆጠብኩ ነገ ተስፋችንን ወደ ተለያየ እድገቶች እናስባለን እነሱ እነሱ ነገሮች በርትተን የተለያዩ ነገሮችን ለማሳካት እሞክራለሁ እና ገንዘብ መቆጠብ መንገድ ያለው የኔ የራሴ ተሞክሮ። እስካሁን ባለው አሪፍ ነው ብዬ አስባለሁ ቀጣዩን ደግሞ አሻሽላለሁ ብዬ አስባለሁ በቃ አሪፍ ነገር ይዞ ለመገኘት የተሻለ ኑሮ ለመኖር ገንዘብ መቆጠብ ያስፈልጋል። ከዚያ በኋላ የምንፈልገውን ነገር ማድረግ እንችላለን። ስራዎችን በተለይ ገንዘብ ሲቆጠብ የተለያዩ ስራዎችን ማበርከት ይቻላል ማስፋት ይቻላል ገቢዎች በዛው ልክ እየጨመሩ ይሄዳሉ እና በተቻለ መጠን ገቢን ጨምሮ። ወጪዎች መቀነስ ነው በዚህ በኩል ደግሞ የቁጠባ ባህል እንግዲህ በጣም አስፈላጊ ነውና የተሻለ ቁጠባ አለ ብዬ አስባለሁ። እኔም ወደፊትም ትልቅ ተስፋ

እህል መፍጨት ታውቃለህ ያው እህል መፍጨት እንኳን ያን ያህል አልችልም ያው እንግዲህ እናቱ አባቶቻችን ያው እናቶቻችን በተለይ በገጠራማ ያሉ ቦታዎች ይፈጫሉ። ያው አሁን አሁን ህይወት ትንሽ ቴክኖሎጂ ተቀይሮኝ ድሮ እንግዲህ ራሳቸው ፈጨተው አቡክተው ምናምን ነበር የምንመገበው የነበር አሁን ላይ ግን ቴክኖሎጂ ስለ ትንሽ ስለተቀየረ ያው ሁሉም ነገር በማሽን ነው የሚካሄደው እና እኔ ደግሞ እንግዲህ መፍጨት አልችልም። መውቀጥ ምናምን እችላለሁ የተለያዩ ነገሮች ማድቀቅ የሆነ በሙቀጫ ምናምን የእንጨት መውቀጫ አንጨት የሚዘጋጅ መውቀጫ አለ። እሱን ተጠቅሜ የተለያዩ ነገሮችን መውቀጥ ለምሳሌ እንደ ጌሾ እንደ ብቅል ያሉ ነገሮች የተለያዩ እንደ የሚደቁ ነገር ደረቅማ የሆኑትን ደረቅ ነገሮችን። እነሱ መድቀቅ መፍጨት ሲባል ደግሞ ግን በጣም ማላም ያስፈልግና የሆነ ድንጋይ ነገሮች ያስፈልጋሉ እና እነሱን ልምድም ያስፈልጋል። እናቶች ነው በዚህ በዚህ አብዛኛው ስራ የሚሰሩት እንደዚህ እናቶች ናቸውና። እናቶች ያው እንግዲህ ይሄን ነገር ልምድም ያላቸውን። ከድሮ ማንስቶ ተለያዩ ነገሮች ሲደቁ እሱ ተለያዩ ህሎች ሲፈጩ በቃ ያው እንግዲህ ትንሽ ክክ ነገሮች ሲከኩ። ክኮችን ራሱ የሆነ ሽምብራ ክኳች ምናምን እንደዚህ አተሬ ባቂላ አላክኳቸው ሲካኩ በቃ ያንን የሚጠቀሙት ባህላዊ መካከክ አለ። ድንጋይ ነገር እነሱን ይጠቀማሉ። ይሄ የኛ ደግሞ ወንዶች እንግዲህ ያስፈላጊ ከሆነ የመውቀት ነገር ነው ያለው አዛውጭ ያለው እንግዲህ አብዛኞቹ መፍጨት። ልምዱም ችሎታውም ያላቸው እንግዲህ ከድሮ ማስታወቂያ ያላቸው እናቶቻችን ናቸው። እነሱ ነው እንግዲህ የሙሉ ወታክኖት ያላቸው እኛ ይኸው ሌላ ሌሎች ስራዎች እንደምንሰራ። እና እንግዲህ እንደ አጠቃላይ የሆነ የህል መፍጨት ለሚለው ጥያቄ የኔ ያኔ ልምድም የለኝም። ከዚህ በኋላ ፈጫለሁ ብዬም አላስብም። ምክንያቱም የተለያዩ መሽኖች ተቀይረውና የሚፈጩ ነገሮች የሚደቁ ነገሮች በተለይ ማሽን ተቀይረዋልና። ያን ያህል ተመልሶ እንደገና ወደ ባህላዊ መንገድ ይቀየራል የሚል ሀሳብ የለኝም። የገጠሮች የባሉበት የሚያስፈልጋቸውን ነገር ሲሆን ለአስቸኳይ ነገር ሲፈልጉት እዚሁ እራሳቸው ከክተው ፈጭተው ይመገባሉ። በተቻለ መጠን ደግሞ ወደ ማሽን እየመጡ ምናምን እየመጡ ቢጠቀሙ በአብዛኛው በማሽን ስራ ቢሆንም አዘጋጅተው የሚያስፈልጉ ነገሮች ደግሞ አዘጋጅተው ሊጨርሱት አለኝ። እና እንግዲህ በእኔ ረገድ ያለው ነገር የመፍጨት ስራው ያን ያህል አሁን ላይ የለኝም። ከእኔ ጋር ያው እንግዲህ የምሰራው ሌላ ሌላ ነው ስራዎችን ነው እስፈላጊ ከሆነ ያንን እንሰራለን። የማድቀቅ የማድቀቅ ነገሮችን ከሙቀጫ ጋር ተያይዞ ከዛ ውጪ ያለው እንግዲህ የሴቶች ስራ ነው ማለት ነው። እንግዲህ ያለውን ነገር እና እህል መፍጨት የሚለውን ጋር ተያይዞ ለእናቶች ቢሰጠው ይሄን ስራ አሪፍ ነው። ልምድም አላቸው ችሎታውም ስላላቸው ማለት ነው። እኛ እንግዲህ እንግዲህ ዘመናችን ትንሽ አሁን ትንሽ ስለተሻሻለ ያው እንግዲህ ወደ ማሽን አብዛኛው ስራ ተቀይሮልናል በማሽን ነው የምናስከካውም የምናስፈጨውም ያው እንግዲህ ይሄ ጥሩ ነገር እድገት ነው ደስ የሚል ነው። ጉልበትን ወጪ ነው ጊዜን በጣም ሁሉም ነገር ይቀንሳል። እና እንደ አጠቃላይ በቃ እህል መፍጨት ስራ እስካሁን አልፈጭም። ከዚህ በኋላም ፈጫለሁኝ መሰለኝ። ያው እንግዲህ የማሽን መፍጨቶችም አሉ መሰራት በማሽን መፍጨት ነገሮችም ሞክርም አላውቅም እኔ ራሱ የሆነ የተለያዩ ዱቄት መፍጨት አሉ እነሱን እራሱ ሞክሬም አላውቅም በባህላዊም በምንእንትንም ሞክሬ አላውቅም። የሚወቀጡ ነገሮች ካሉ ግን እነሱን እወቅጣለሁ

እጅ መጨባበጥ ትወዳለህ? ለሚለው ጥያቄ ይኸው እንግዲህ እጅ መጨባበጥ ያን ያህል እኔ ፍላጎቱም የለኝም ይኸው ለሰላምታ ሲሆን እንግዲህ ሰላምታ ራሱን የቻለ መንገድ አለው እና ሰላምታ ሲባል እንጨባበጣለን እንሳሳማለን ያው እንግዲህ ናፍቆትም ጋር ከፍቅርም ጋር ተያይዞ የሆነ ከሰው አከማክዋ ጋር ተያይዞ እንግዲህ የተለያዩ ነገሮችን መንገድ አለው ሰላምታም እንባባልባቸውን በእንዚህ ሰዓት እንጫበጣለን በእሱ ሰዓት እንጫበጣለን ጊዜ ውጭ አለው ግን እንዲህ ተጫውቶ መሄድ ምናምን ስሞር ለ ዝና ምናምን ምባል ነገር አለ አሱ አሱ ያንያህል ብዙም አኔ አይመሰጠኝም ደስም አይለኝም። ግን አጠቃላይ ለሰላምታ ሲባል ያው እንግዲህ ሰውን ሰላም ትላለህ ሰላም ሲባል መጫወት አይቀርምና ከእሱ ጋር ተያይዞ የሆነ ሰዎችን እጨብጣለሁ እነሱም ይጨብጡኛል ሰላም እንበባላለን ያው ይሄን ይሄን እንግዲህ እኔ እወደዋለሁ ተጫውቻለሁ። የለም በቃ ሰዎች ተጨባብጠው ይሄዳሉ ልክ እርግጥ አሪፍ ነው ያው እንግዲህ ፍቅርን ልማንገስ ነው ፍቅርን ልማክበር ነው ፍቅርን ለማሳየት ነው ምን ያህል እንደሚወደው እንደሚወዳት ምናምን ለማሳየት ነው ወንዶችም በተመሳሳይ ጾታ ቢሆንም ያው ፍቅር ሲኖር ሰዎች እጃቸው ተጨባብጠው ይሄዳሉ ምናምን ያው እንደዚህ መሸት ሲል የሆነ ለመዝናናት ሲሄዱ የሆነ እግር ጉዞ ሲያደርጉ ምናምን ምዝናኑበት ሲኖር ምናምን ተጨባብጠው ይሄዳሉ አንግድህ ሲሄዱ ያው እሱ እሱ ጋር ያሉ እሱ እሱ ደስ ይላል እንግዲህ ያለው ነገር ያው እንግዲህ ይሄን ነገር እኔ ብዙ እንግዲህ ደስ አይለኝም ያው ሰላም ስል ብቻ ሰዎችን እጨብጣለሁ ያው ፍቅሪን በምገልጽበት ፍቅር እንገልጻለን እንደ አጠቃላይ ሰው የምንገልጽበት ፍቅር ይለያያል እና እኔም አንዱ መጨበጥ እንትን ይሄ አለና እንደ አጠቃላይ ያለው ነገር እንግዲህ ይሄ ነው። እጅ መጨባበጥ ያን ያህል ፍቅርም የለኝም ብዙ ልምድም የለኝም ማለት እችላለሁ እንግዲህ እንደ እኔ እንደ አጠቃላይ ብዙ ሰዎች ግን ያደርጉታል አያለው ያው በመንገድም በሌላ ቦታም በመዝናኛ ቦታም ማታ ማታ ሰዎች ጉዞ ሲያደርጉም የሆነ መዝናናት ሲሄዱ ምናምን አይቼዋለሁ። ያን ያህል አንግዲህ እሱም ፍቃድ የለኝም ከመጨባበጥ አልፎ እጃቸውን ከትክሻ ላይ ጣል አያደረጉ የሚሄዱት አካሄድ አለ እሱ እሱ ጋር እንግዲህ ያኔ ያህል እኔ ፍላጎትም የለኝም ያው ፍቅሬን ብግልጽ እንኳን ያው አልጨባበጥም ግን ያው ትክሻ ላይ ምናምን ያው ጓደኛዬ ከሆነች ጣል አድርጌ ምናምን ልሄድ እችላለሁ ጀርባዋን ምናምን እቅፍ አርጌያት ልሄድ እችላለሁ እሱ አሱ አለ ሰዎች አለው መጨባበጥ ምናምን የሚባለውን ነገር እንግዲህ ያንያህል እኔ እንግዲህ ፍላጎት የለኝም አልወደውም ብዬ ማውራት እችላለሁ በኔ በኩል ያለውን ነገር ለቀጣይ እንግዲህ ላረገው ላላረገውም እችላለሁ እንግዲህ እሱ የጊዜ ጉዳይ ነው እስካሁን ባለ መረጃ ግን ያው አላደርግም አልወደውም በሱ ልክ ነው ያለው እንግዲህ የኔ መረጃ የቀጣዩን እንግዲህ ያው ቀጣዩ ቀን ያውቃልና በዚያ ልክ ነው ያለው ነገር እና የሚወዱም ሰዎች አሉ አያለው እንደነሱ ግን ያው ማርል አድርግ ላድርግ ብዬ ምንም ፍላጎቱ የለኝም ቀጣይ እንግዲህ ሊሆንም ላይሆንም እችላለሁ እሱን እንግዲህ ያው ፈጣሪ የሚያውቀው ጉዳይ ነው የሚሆነው

ያው የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ ሰው ሲሰራ እረፍት ያስፈልገዋል። እና ያው እንግዲህ እኔም በምሰራበት ጊዜ እረፍት ያስፈልገኛል። እ ያው ቀንላይ በተለይ ያው ቀንላይ በመሰረቱ የእረፍት ቀናት ተብሎ የምታስበው እሁድና ቅዳሜ ናቸው ቅዳሜና እሁድን ጨምሮ እነሱ የእረፍት ቀናት ናቸው። እሱ ብቻ ግን ሳይሆን ሰኞ ስካሮ ደግሞ እረፍት ቀን ያስፈልጋል እና በተለይ አሁን ስድስት ሰዓት አካባቢ እኔ ባርፍ ደስ ይለኛል። ቀን ለምሳሌ ጠዋት ሁለት ሰዓት አካባቢ ተነስቼ ወይም አንድ ሰዓት አካባቢ ጀምሬ ያው ከጠዋት ላይ ከጸሎት በኋላ ምናምን በኋላ ስራ ይጀምራል እስከ ስድስት ሰዓት ምናምን እስከ ምሳ ሰዓት ይሰራል። ከዚያ በኋላ ምሳ ተበልት ደግሞ ትንሽ ቢያንስ እስከ ሰባት ተኩል እስከ ስምንት ሰዓት የሆነ እረፍት ያስፈልጋል። እና ለምሳ አንድ ሃያ ደቂቃ ምናምን ሰላሳ ደቂቃ ፈጅ እዚያ ውጭ ያለውን እረፍት በቃ በምኝታ ሊሆን ይችላል የሆነ ሻይ ቡና ማለት ሊሆን ይችላል የሆነ ተለያዩ ነገሮችን በማየት ሊሆን ይችላል እንግዲህ የሚያዝናኑ ነገሮች ብቻ እየተዝናና ትንሽ አእምሮን አሳርፎ። አዲስ ጉልበት ሰበሰብ አድርጎ ደግሞ ከስምንት ሰዓት እስከ አስራ አንድ ሰዓት ተኩል ባለው እስከ አስር ተኩል ባለው እስከ አስራ አንድ ሰዓት ባለው ስራዎችን ለመስራት እነዚህን በጣም እረፍት ጊዜ እመኘዋለሁ። እና የእረፍት ጊዜ በጣም ፈልገው እኔ ቀን ስድስት ሰዓት እስከ ስምንት ሰዓት ባለው በቃ እሱ ጋር ባርፍ ደስ ይለኛል። ኢቭን እንኳን ምንም ሌላው እንኳን ብተኛ ራሱን ደስ ይለኛል ከምንም በላይ እንኳን ብተኛ የሆኘ ትኝት ብዬ አዲስ አእምሮ አዲስ እረፍት አዲስ የተቀረጸ አእምሮ ጉልበት ስለሚያመጣ እነሱ ጋር ተያይዞ ያለውን ነገር እንግዲህ ቀል ላይ በጣም እረፍት ወስደስ ይለኛል። ከእሱ አርፎ አርፎ ደግሞ ማታ ደግሞ እንግዲህ ከአስራ አንድ ሰዓት በኋላ ደግል ተለያዩ ጓደኛ ቤቶች መሄድ ሊሆን ይችላል ቤተክርስቲያን መሄድ ሊሆን ይችላል የተለያዩ እምነት ተቋማት መሄድ ሊሆን ይችላል እሱጋር ደረስ ብሎ ደግሞ ተመልሶ አንድ ሰዓት አካባቢ የሆነም እራትም ሁለት ሰዓትም እስከ ሁለት ሰባት አለው። እራት ይበላና ከዚያ በኋላ ደግሞ ወደ ስራ ቦታ ይገበለውን የሆነ በተለይ ቤት ከሚሰሩ ስራዎች ካሉ ከመስመር ጋር ተያዙ ስራዎች ካሉ እነሱን ስራዎችን እስከ ምሽት ስድስት ሰዓት ሰባት ሰዓት እስከ ስምንት ሰዓት ይሰራና። ከዚያ በኋላ ደግሞ መተኛት እነሱ እንግዲህ የኔ ምርጫዬ ነው። ግን አብዛኞቹ ስራዎችን የማከናውናቸው ግን ጠዋት ላይ ነው ሁለት ሰዓት እስከ ስድስት ሰዓት እነሱ ቋሚ ስራ ናቸው። ከዚህ በኋላ ያለው እንግዲህ ያው ዋና ከባዱ ስራ ከተካሄደ በኋላ የሚቀጥለው የስምንት ሰዓት ስራም ያው እንደዚህ አስፈለግዬ ነው። ካላለቀው አሁን ማታ ግዴታ ይሰራል በቃ እረፍቱ እንግዲህ ስራው ካለቀ እረፍት ቢኖር አሪፍ ነው። ከሌለ ደግሞ ግዴታ ማድረግ መስራት ነው። የእረፍት ጊዜ ግን የሚፈልገው በተለይ ስምንት ሰዓት እስከ ስምንት ሰዓት ባለው ቢሆን ደስ ይለኛል። ቀን ቀን ላይ ምክንያቱም አዲስ ስለሚደክመኝ የጧቱ ስርዓት ለሚደክም እረፍት ያስፈልጋል ከምሳ በኋላ ያው ዞሮ በአዲስ ይገባል አዲስ ስራ እንደገና ይጀምራል። አእምሮም እረፍቱም ስለሚጠናከር እነሱ ጋር ጉልበትም አዲስ ሀይል ይዞት ሊመጣን እሱ እሱ ጋር ደስ ይላል። ከዛ ቀጥሎ ደግሞ ማታ ላይ ደግሞ አስራ አንድ ሰዓት አካባቢ የጉዞ ሳይክል የመጋለብ ምናምን እዚህ እረፍቶችን መዝናኛ በዚህ እረፍት ሳይሆን መዝናኛ ነው እነሱ ነው ራሱ እሱ ጋር ተያይዞም ያለውን ነገር ደስ ይለኛል ማለት ነው። በኔ በኩል ያለው መረጃ ይሄ ነው

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ እንግዲህ እስከማስበው ድረስ ጥሩ ግንኙነት አለኝ ብዬ አስባለሁ። የው እንግዲህ ሰው የልቡን የሚያዉቅ የለም እና ያው ግን ቢያንስ የሰዉን ስነ ባሀሪ ቢያንስ ሰባ ፐርሰንት ሰማንያ ፐርሰንት ይረዳናል። እና ስራ ባልደረቦችህ ጋር እንግዲህ የምሰራው ስራ ይኸው እንግዲህ እኔ በቻልኩት መጠን ጥሩ እሰራለሁ ብዬ አስባለሁ እነሱም የሆነ እንግዲህ የሚሰጡትን አስተያየት ይሰጣሉ ጥሩ ሲሆን ጥሩ ነው። የሆነ የተበላሸ ነገር ካለ ደግሞ አስተያየት ይሰጡና ድጋሜ እንዳስታካክል ምናምን ያደርጋሉ እና ባልደረቦች አጠቃላይ አለቆችም የተለያየ ባልደረቦችም አሉ እነሱ ጋር ጥሩ የሆነ ስንግ ግኝነት አለ ብዬ አስባለሁ። የተለያዩ ስራዎች በምሰራበት ስራዎችም አሉ ለምሳሌ እንደዚህ በጎ አድርጎት በዘመቻ በምሰራበት ስራዎችም ሌሎች በመስመር ዝርጋታ በመስመር ላይ ባሉ ስራዎች በምንሰራበት ቤት ጋር በምንሰራበት ስርዓትም ስራዎችም በግብርና መር ስራዎች በምንሰራበት ስራዎችም በገበያው በገበያ ነክ ነገሮችም በምንሰራበት ስራዎች በንግድ ጋር የተያያዙ ከመሸጥ ከመለወጥ ጋር የተያያዙ ስራዎችም እነዚህ እነዚህ ሁሉ ስራዎች ስላሉ ከዝጋር ያለው ስራ እንግዲህ ጥሩ ግንኙነት አለው። ብዬ እስባለሁ ያብዛኛው ስራ የሚሰራበት ስልክ ነውና በመደዋወል ነውና ያው እንግዲህ ሰው ይግባባል ሲጨርስ ተግባብቶ ሲጨርስ ያው የሚገበያየውን ነገር ያላላካል ይሻሻጣል ብሩንይላላካል ሶ እሱ ጥሩ ነገር አካሂዳለሁ። ከሰው ጋር ተገናኝቶ የሚሰራ ሰው ግዴታ ከሰው ጋር መገናኘት ካለበት ደግሞ እንግዲህ ከሰው ጋር ሲገናኝ ያለውን ነገር ያው በትህትና ተሞላበት መልኩ ጥሩ ቋንቋ በማውራት በመገባባትን ሀሳብን በስርዓት መግለጽ የሚያስፈልገውን ነገር የጎደለውን ጎደለ የሚያስፈልገውን አስፈልገ ጥሩን ጥሩ መጥፎ መጥፎ እያሉ የሰራውን እያበረታቱ ያልሰራውን ደግሞ አሪፍ ያልሆነውን ደግሞ እንዲያስተካክል ማበረታታት እንዲያደርጉ ይሰራልና አጠቃላይ የኛ ባልደረቦች ያሉን ስራ ይሆን ስራዬ አከብራለሁ ሀላፊነትን እወጣለሁ። መብትና ግዴታዬን በደንብ ጠንቅቄ አውቃለሁ ስራዎችን እሰራለሁ አቀርባለሁ ግምገማ ሲያስፈልግ ይገመግማሉ ጥሩ ማስተያየት ይሰጡኛልኝ ማስተካከል ያለብኝን ማሻሻል አለብኝን ደግሞ እኔ እያሻሻልኩ ምናምን ይው እቀጥላለሁ እና ተቀጣይ ጥሩ ስራ ጥሩ ሰራተኛ ለመሆን እስካሁንም ያለውን ነገር አሪፍ እንደሆነ ቀጣዩ ደግሞ አሪፍ ነገር አለ ብዬ አስባለሁ። ያው እንግዲህ በዚህ ልክ ነው ያለውን ነገር የተለያየ ስራ ሲባል እንግዲህ የተለያየ ነገር ስራዎች ያጋጥማሉ በቤቱ ሊሆን ይችላል። በቢሮ ሊሆን ይችላል በግድያኖች ሊሆን ይችላል አጠቃላይ ከቤት ውጭም ያሉ ነገሮች በግብርና መር ስራአቶች ስራዎችም ሊሆን ይችላሉ እነሱ እነሱ በጣም ብዙ ነገር ስላሉ የተለያዩ ስራ ባልደራቦች ይፈራሉና የተለያዩ ስራ ባልደራቦች ይኖርሉ እና ይፈጠራሉና እነሱ ጋር ተግባብቶ መስራት ያስፈልጋል። ከዚህ ጋር ተያይዞ እንግዲህ ያለ ግንኙነት አሪፍ ነው ብዬ አስባለሁ። እንደኔ ሀሳብ ሌሎች የሚሰጡኝ አስተያየት ደግሞ እንግዲህ እንደ ገንቢ ሀሳብ እየወሰድኩኝ ቀጣዩን ስራ ለማሻሻል እንግዲህ እየሞከርኩ ነው ብዬ አስባለሁ። እኔ እንግዲህ ያለኝ ሀሳብ ይሄ ነው እንግዲህ እንደ አጠቃላይ እና ከአጠቃላይ ከባልደረቦቼ ጋር ከምሰራባቸው ስራዎች ሰራተኞች ጋር ከአለቆቼ ጋር ያለው ግንኙነት የተጠናከረ ነው ብዬ እያሰባሉ በእኔ በኩል ያለው መረጃ እንግዲህ ይሄ ነው

ኮከቦችን መመልከት ትወዳለህ? ለሚለው ጥያቄ ደግሞ ያው እንግዲህ ከዋክብት እንግዲህ በተለምዶ ስናያቸው ደስ ይለናል በተለይ ማታ ላይ ምናምን እንደዚህ ፍንድቅ ብለው አሸብርቀው ሰማያትን ሞልተው ስናያቸው የሆነ ለአእምሮ እርካታ ምናምን ደስ ይላሉና ያው እንግዲህ ተፈጥሮ እንግዲህ ያደለችን ነው ወበት ደስ ይላል መመልከት ደስ ይላል ጨረቃዎችን ከዋክብቶችን ማየት ደስ ይላልኝ። እንግዲህ ተፈጥሮ ራሷን ችላ ድንቅ ነገር አላት እና እንግዲህ ያው ብዙ ነገሮች ታስተምራለች። ያው እንግዲህ ኮከቦችን እንዲሁም ማየት በተለይ ማታ ላይ እንደዚህ ፍንትው ብሎ በደንብ ምሽት ላይ በተለይ በጣም ድምቅ ምናምን ሲሉ የተለያዩ ኮከቦች አሉ በተለያዩ መጠን ያላቸውን ስናያቸው እንግዲህ የቀረበን ባንዳስሳቸውም ባናያቸውም በማቅረቢያ ባናያቸውም። ግን መሬት እገባለሁ እውነታ ስናያቸው እንዲሁ በቃ አንዳንድ ትልቅ ናቸው አንዳንዶች ትንሽ ናቸው አንዳንዶች በተንትን ያሉ ናቸው። አንዳንዶች ደግሞ የሆነ የሰዓት የሆነ ሰዓት በቃ ይሄዳሉ የሚሄዱበት ሰዓት አለ የሆነ ቦታውን በፍጥነት የሚሄዱበት የሚጠልቁበት አለ የተለያየ ስነባሕሪያት አላቸው። እና እነሱን መመልከት እንግዲህ ደስ ይላል ድሮ ማስተዋል በልጅነታችን እናያቸዋለን አናተኩርባቸዋለን እናያቸዋለን። በተለይ ገጠራማ ቦታ ስንሆን መብራት ምንም ስለሌለ በጣም ድምቅ ይላል በቃ እንዴ ስናያቸው ማታ ላይ ወጥተን ምናምን ስናያቸው። በጨዋታም ቦታ ጨረቃ በተለይ በጨረቃዎች ጋር ሲኖሩ በቃ ኮኮባትን ኮከቦችን ወደ ላይ ወደ ሰማይ አንጋጠን ስናቸው ድምቅ ይላሉ እነሱ ደስ ይላሉ በቃ ለአእምሮ ይማርካሉ ደስ ይላሉ ምን አይነት ተፈጥሮ ነው ያስብላል ይማርካል። እንደዚህ አይነት ነገሮች አሉ እንግዲህ የሚፈጠሩ ከህሊና ጋር የሚፈጠሩ ነገሮች አሉ። ላይና አዲስ ይመስል የሚመስል በቃ ሁሌ ስናያቸው አዲስ መስሏል በቃ ደስ የሚል ተፈጥሮ። ቅድም ቀታቸው ከዳር እስከ ዳር እንጃ ሽብረቅ ብለው ስናያቸው እንግዲህ ደስ ይላል። ነግቶ ስናያቸው ደግሞ የሉም። እንግዲህ የሚገርመው ነገር ግን ማለት እንግዲህ ተፋጥሮ ምን ያህል እንግዲህ ዕጹብ ድንቅ እንደሆነ የሚያስተምረው ነገር ያው እንግዲህ ፈጣሪ ለሁሉም ያድልን ነገር ነው። እና ደስ ይላል ያለው ነገር በዚህ በኩል እኔ የማየት ነገር እንግዲህ አለኝ እወዳለሁ። ድሮም አያለሁ አሁንም አያለሁ። ከዋክብትን ቀና ማለቴም አይቀርም እወዳለሁ። ጨረቃ ድምቀቷን መፍዘዝዋን ምናምን ሙሉ መሆኗን አለመሆኗን ክብ መሆኗን ግማሽ መሆኗን ስለመመለከት በዚህ አጋጣሚ ከዋክብቶችን ማየቴ አይቀርም። ከዋክብቶች ሙልት ብለው ሳያቸው ደስ ይለኛል አፈንድቀው አሸብርቀው ሳያቸው። ደስ የሚል ስሜት አለው እና ማታ ማታ ላይ በቃ እንደዚህ ነገር በተለይ እንዳልኩህ ቅድም እንዳወራሁት። ገጠራማ ቦታዎችን አሁን ስናያቸውም። የተለያዩ ደስታዎች ይሰጣሉ በቃ ደስ ይላል። ከተማ ላይ እንኳን መብራቱ ስላለ ያን ያህል ብዙም ሰውም ፍላጎት የማየት ፍላጎት ያለው አይመስለኝም። በተለይ ደስ የሚለው ግን ገጠራማ ቦታውን ስናያቸው በተራሮች ጋር በሸለቆች ጋር በዳርቻዎች ጋር ቤት ጋር ቁጭ ብለን ስናያቸው ምናምን እንደዚህ ማታ ማታ ስናያቸው። እነሱ ብቻ ስለሚታዩ ፍንድቅ ብለው ስለሚታዩ በጣም ደስ የሚል የማይረግ ማዕዛ አላቸው እና እነሱን የማየት ተፈጥሮ ምን ያህል እንደምትስበነ የሚያመላክት ነገር ነው ያለው። እንደ አጠቃላይ ኮከቦችን መመልከት በጣም እወዳለሁ እንደ እኔ ሀሳብ ማለት ነው።

መብራት ሲቆረጥ ምን ታደርጋለህ? ያው እንግዲህ መብራት ለሰው ልጆች አስፈላጊ ነውና። ሁሉን ነገር የምናውቅ በተለይ በዚ ዘመን መብራት አለን በቃ ምን ምነግር የለም በቃ ጨለማ ናት ማልት ይቻላል አለም። ለመብራት ሲቋረጥ ወይም ሲቋራረጥ ያሉ ነገሮችን እንግዲህ የኔ ሀላፊነት። ለምሳሌ እንደ ቤቴ ከዋና ያው እንግዲህ መቀጠል ያለብኝ እቀጥላለሁ። በቃ በመሰረቱን የመተማርኩትኝ ኤሌክትሪካል ኢንጂነሪንግ ነኝ። በዚሁ መብራት ጋር የተያያዙ ነገሮችን አውቃቸዋል ብዙ ነገሮችን ከቻልኩ ራሴ እቀጥላቸዋለሁ። የማይቻልበት አጋጣሚ ከሆነ ደግሞ እንግዲህ ያው ራሳቸውን ቻል ባለሙያ አሉ። ይሄ በ እኔ እስካሁን ወደ ሙያው አልገባሁም። አልተቀጠርኩምና ሀላፊነቱ የለኝም የመሳሪው መሮቱም ግዴታውም የለኝም። እሱ ግዴታ የማመልከት ነው የኔ አማራጭ የምችለው ከሆነ ራሴ ማስተካከል ነው። ካልተረኩ ደግሞ ለባለሙያዎች ደውሌ እንዲጠግኑ ማድረግ ከፍተኛ ከሆነ ነው። የሚቆረጠው ይኸው እንግዲህ ከሌለ ደግሞ እንግዳ አጠቃላይ ማብራት ማብራት ያለብን ነገሮች አሉ። ለምሳሌ እንደ ሻማ ማብራት ሌሎች ነገሮች ባትሪ ነገሮች በቻርጀር የሚሰሩ ነገሮች አሉ እነሱን ቻርጅ አስቀምጦ በሶላር የሚሰሩ አሉ ከፀሀይ ጋር አገናኝቶ እነሱን ማታ ማብራት ነው። እና ሲቆረጥ መብራት ሲቆረጥ ያለውን ነር ማመልከቻ እንግዲህ ለባለሞያዎች አመልክቶ ራሱን የቻለ ህግና ደንብ አለው። የነሱ እንደውም ህጋቸውም ጠበቅ ያለው መብራት በጣም ህጋቸው ለየት ያለው የነሱ ከነሱ ውጪ ሌላ ሰው ማንም መንካት የለበትም። ከፍ ያለ ከሆነ ችግሩ ማለት ነው። እነዚህ የገመድ ትንሽ ከሆነው ከሆነ ችግር የለውም ማንኛውም መቅመህ የመቀጠል ይችላል ምን ማለት ይችላል? እና ለእነሱ ደውሎ ያው እንገዲህ አንሱ ይመጣሉ ያለውን ችግር ይፈታሉ ደውል ማሳወቅ ነው ያለው ነገር እንግዲህ እኛ ሀላፊነት። ያለውን የምፈታው ከሆነ እንግዲህ በቤት ውስጥ ያለው ከሆነ እንትን ማለት ነው። እስከዛ ግን ያው እንግዲህ የተለያዩ መብራትን ሊጠቅሙ ይችላሉ። ሀይልን ሰብስበው ወደ መብራት የሚቀይሩ ነገሮች አሉ ተለይ ሶላሮች አሉ ባትሪዎች አሉ ስልኮችም አሉ ለጊዜው ለአንድ ቀን ለሁለት ቀን እነሱን ማብራት ነው። ችግር እስኪፈታ ድረስ እንደሱ ነው። ችግር ሲፈጠር ግን ደውሎ ለመብራት ሀይሎች ያለውን ነገር አስረድቶ እነሱ ቶሎ መጥተው እንዲጠኑ ማድረግ ነው። ምክንያቱም መብራት ካለልህ ሲቋረጥ ያው ብዙ ነገር እንደሚቆም ይታወቃልኝ አጠቃላይ ያለው ነገር በቃ ይቆማል ጨለማ ነው የሚሆነው እንደ አጠቃላይ። ለነሱ ነሱ ነገሮች አሉ ጀነሬተር ካለ ጀነሬተር መጠቀም እንደ ትርፍ አጋጣሚ ነው እሱ ካለ ነው። ከለለ ደግሞ ምንም ማድረግ አይቻልም። እንግዲህ ያው ባለው ሰው ባለው ይጠቀማል እና እዛ እያደረጉ መብራት እስኪመስተካከል በትግስት መጣ መጠበቅ ነው እነሱን ደውሎ ምን ብሎ ማሰራት ነው ያለው ነገር። እንደተቃየ የኔ ሀላፊነት እንግዲህ መስራት የምችለው መስራት ነው። ያው ከአቅም የበለኝ ከሆነ ደግሞ ለመመለከቷ አካል አመክቼ እነሱ መጥተውኝ ነገሩን እንዲጠግቡትኝ እንዲሰሩትኝ ማድረግ ነው ያለው ሀላፊነቴ። እኔ በዚህ እስከዚህ ድረስ ነው ያለው እንግዲህ።

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ እወዳለሁ። በጣም ነው እምወደው ቀዝቃዛ ማለት ያንያህል በጣም የቀዘቀዘ ሳይሆን መካከለኛ የአየር ንብረት የአየር ሁኔታ እወዳለሁ። እኔ በመሰረቱ እኔ ሙቀት አልወድም እንደውም እንደ ግሌ ማለት ነው። ሙቀት የማይወድ ሰው አለ የሚወድ ሰው አለ እኔ ግን እንደ አጠቃላይ ሙቀት አልወድም። ያው እምፈልገው መካከለኛ አየር ንብረት በቃ መለስተኛ የሆነ እሱ ደስ ይላል በቃ ብዙም አይሞቅም ብዙም አይቀዘቅዝም ለጤና ተስማሚ ነው። በጣም ቀዝቃዛ አየር ሁኔታ ግን እኔ በጣም አልወድም። ትንሽ አስቸገሪ ነው። ለኔ ማለት ነው አስቸጋሪ እሚሆንብኝ። ትንሽ በረዶአማ ከበረዶአማ ነገር ጋር የተያያዘ ስለሆነ ትንሽ አስቸገሪ ነው እና ሀገራችን በዚህ በኩል ደግሞ ቀዝቃዛማ ቦታ የሚባሉት በጣም ትንሽ ይሆናሉ እንጂ አብዛኛው ሙቀታማ ነው። ያው አሉ በጣም ከመጠን በላይ ቀዝቃዛዎች አሉ ግን አብዛኛው በሚባል ደረጃን በቃ የተመጣጠነ ነው። እንደውም ደስ እሚል አየር ንብረት ነው ያላት ኢትዮጵያ በዚህ በኩል ከአለም አራት ሀገራት እንዲሁም የተሻለይ ናት ብለውም ያስደፍራል እውነታውን ምክንያቱም ይሄ በጥናት የምታረጋግጠው ነው። በተለያዩ መጽሐፍቶችን ተጽፎ የምናየው ነገር ስለሆነ ሀገራችን በአየር ንብረት የታደለች ናት። እና ቀዝቃዛ አየር ንብረት ለእኔ ብዙም አልፈልገውም ሞቃታማ ብዙም አልፈልገውም መካከለኛ ይሆን። አለን እኔ ያለሁበትን እንደ አጋጣሚ ሆኖ እንትን ነው። የተመቻቸ ነው በቃ አሪፍ ነው ሞቃታማ አይደለም ቀዝቃዛ አይደለም መካከለኛ ነው ያለውበት እና። እሱ ጋር ደስ ይላል በቃ ያለው ነገር በቃ ጠዋት አሪፍ ነው። ቀንላይ ትንሽ ሊሞቅ ይችላለኝ ከዛ ውጪ ያአለው ከሰአትም እንዲሁ ቀዝቃዛ ነው። ሌሊቱም እንደዚሁ በቃ የተመቻቸ ነው የሚሆነው። እና እንደ አጠቃላይ እኔ ደስ የሚለኝ እንግዲህ መካከለኛ አየር ንብረት የሆነ ለጤናም ለኑሮም ለስራም አጠቃላይ ላሉ ድርጊቶች ሁሉ ቀን በቀን እምናካሂዳቸው አጠቃላይ ስራዎቻችን ሁሉ ደስ የሚል መዓዛ አለው። ደስ እሚልም የአየር ንብረት አለው። ለአዝርቶች ለአትክልቶች ለሰዎችም የተለያዩ ነገሮችን ለመስራትም ለእንስሳትም ቢባል ሁሉም ነገር የተመቻቸ ነው እኔ እንደማስበው ይሄ ነገር በጣም ቀዝቃዛ ከሆነም ችግር ነው ሞቃትም ከሆነ ችግር ነው ሞቃት ሲሆንም በሽታ ነው ቀዝቃዛ ሲሆንም ይኸው በዚያ ላይ ህመም አለ የተለያዩ በሽታዎችም ይፈጠራሉ። ለእንደ አጠቃላይ እኔ እንዳካባቢየ እንደራሴ እንደግሌ ፍላጎት እማየው ቀዝቃዛ በጣም ቀዝቃዛ ያልሆነ ሲሆን መካከለኛ ያው ከሙቀት የተሻለ ከቀዝቃዛ ደግሞ በጣም ከቀዝቃዛ ደግሞ የተሻለ መካከለኛ አየር ንብረት እሚባል አለ አይደል? እነሱም በጣም ደስ ይለኛል እና ስራዬንም የተለያዩ ነገሮችን ለማስኬድ እሱን ነገር በጣም እፈልገዋለሁ። እና በ እኔ በኩል ያለው ይሄን ነው እንግዲህ የምወደው። ቦታ ሲቀየር ሊቀየር ይችላል እንግዲህ እሱ መልመድ ነው የሚያዋጣው። ካልሆነ ያው እንግዲህ ወደ ነበሩበት መመለስ ነው ግዴታ ከሆነ ደግሞ እንግዲህ እየተለያዩ። እንድቋቋም ይደረግ ያን ብርድ ወይ ሙቀት እንዲቋቋም እሚደረጉ ነገሮች ይኖራሉ ሰዎ የሰራቸው ነገሮች ሙቀት ከሆነ ሙቀት እሚከላከሉ ብርድ ከሆነ ብርድ እሚከላከሉ ነገሮችን መጠቀም ነው አማራጩ። ግዴታ ሰው በአንድ ቦታ ይቀመጥም እና እሚዘዋወር ከሆነ እንደዚህ ነው የሚሆነው። ከዛ ውጪ ያለው ግን የመካከለኛ አየር ንብረት ቢሆን እኔ ደስ ይለኛል ለስራየም ለኑሮየም ለህይወቴም አጠቃላይ ያለው ነገር ብጠቀም እሱ እሱ ደስ ይለኛል። እስካሁን ያለው ሀሳቤ እንግዲህ የኔ ነው ይሄ ይሄ ነገር መካከለኛ ነው የምወደው

ዛሬ የአየር ሁኔታው እንዴት ነው? ለሚለው ጥያቄ እንግዲህ እንደ ኢትዮጵያ እንደ ሀገራችን ያለው ሁኔታ ያው አሁን ላይ ትንሽ ቅዝቃዛ የሚባል ቦታ ነው ያለው ሁኔታ ነው ያለው አየር ንብረቱም ምክንያቱም ከመስከረም ጥቅምት ህዳር ተሃሳስ አካባቢ ይዞ እስከ ጠር ባሉ ቦታዎች ሁኔታዎች ትንሽ ቀዝቀዝ ይላሉ እንዲሁም አሁን ብርድ የሚባለው ወቅት ነው ያለነው በቃ ሁሉም ወጣት ጥቅምት እና ህዳር ተሃሳስ ላይ አሉ በጣም ብርድ ጠዋት ጠዋት በተለይ በጣም ብርዳም አለ ሙቀትም አለ በዚያ ላይ ግን አሁን ላይ ትንሽ የሚሻለው በቃ ብርዳ አለ የሚባለው እንዴዉም አሁን ነው ከዚያ ውጪ ያሉት በቃ ጥቅም ጠር ከዛ ውጭ ያሉት ከተሳስ በኋላ ያሉት ጥር ግማሽን ይዞ የካቲት መጋቢት ሚያዚያ ግንቦት እስከ ሚያዚያ ግንቦት አካባቢ ያለው ጊዜ በጣም ሞቃታ ነው እሱ ደግሞ የግንቦት እና ሰኔ ደግሞ ትንሽ ቀዝቀዝ ይላል ሚያዚያ ሀምሌና ነሀሴ በጣም ይቀዘቅዛል ደግሞ አሁን ለዚያ መስከረም ጥቅምት ህዳር ታሳስ ይዞ ደግሞ በጣም ቀዝቃዛ ነው እና ያለው ነገር ያሁኑ የአየር ንብረት ትንሽ ቀዝቃዛ ነው በአጠቃላይ ግን ያም ሆኖ ያም ያም ሆኖ ያንን የኢትዮጵያ የአየር ንብረት በጣም ተስማሚ ነው ለሰዎች በጣም ሌሎች አለማትም ሚፈልጉትን በመሰረቱም እና ተስማሚ ነው የአየር ንብረቱ ምናምን አጠቃላይ ለሰዎች ለንሮ መሰረት የሆነ ነገርን እንደምናውቅ ለምታውቀው እና በዚህ ላይ አሁንም በአሁኑ በአሁኑ ጊዜ ያለው የአየር ንብረት ትንሽ ቀዝቃዜ አለው እንጂ አሪፍ የምመች ነው በቃ ደስ ይላል የሚቀጥለው ሳይገኝ ትንሽ እየሞቀ ይሄዳልኝ ያለው ነገር ፀሀዩም እየበረታ ነው የሚሄደው ሙቀቱም የተለዩ ሙቀቶች እየበረቱ ይሄዳሉ እስካሁን ባለው ሁኔታ እንግዲህ እነዚህ ሶስት አራት ወሮች ከመስከረም ጀምሮ እስከ ጥር ያሉ ጊዜያቶች ትንሽ ቅዝቅዝ ይላሉ በጣም ብርድ አለው ጠዋት ጠዋት በጣም በርድ አለው እንዴዉም እነሱ እንግዲህ ብርድ የሚከላከለውን ነገር መልበስ ነው ከዚያ ከዚያ ከሁለት ሰዓት ከአንድ ሰዓት ከሶስት ሰዓት በኋላ ግን መልሶ ሙቀት ይመጣል ራሱ ራሱ ያው በመሰረቱ ቦታዎች ይለያያሉ እንግዲህ እኛ ያለሁበትን ቦታ እና እኔ የምፈልገውን የማወራው እንጂ የተለያዩ ቦታዎች የራሳቸው የቻለ የአየር ምህረት አላቸው እና አንዳንድ አካባቢዎች በጣም ደጋማ የሆኑ ቦታዎች አሉ እነሱ በጣም ቅዝቃዜ አላቸው አንዳንዶች ደግሞ እንግዲህ ራሳቸውን የቻሉ በጣም ሙቀት አላቸው። መካከለኛ የሚባሉ ቦታዎችም አብዛኞቹ መካከለኛ የሚባሉ ቦታዎች ናቸው የኢትዮጵያ የመልካም ምድር እንደዚያ ነገር ነው እና ያው እንግዲህ እኔም እንደ አጠቃላይ የምወደው እንግዲህ አየር ንብረት መካከለኛውን ነው እና ዛሬ ያየው ያ የዛሬው የአየር ንብረት ሁኔታ መካከለኛ የሚባል ነው ያው ትንሽ ቅዝቃዜው ግን በዛ ላይ ነው የሆነው በጣም የትም ውርጮች የበዙበት ንፋሳት ያሉበት እና አጠቃላይ ያው እንግዲህ ክረምቱ ወጥቶ ወደ በጋው መግቢያችን ስለሆነ ከሱ ጋር ተያይዞ ተለያዩ ብርዳማ ይከሰታሉ እና እንግዲህ ትንሽ መካከለኛ ነው ዙሮ ያው እንግዲህ ወደ ሙቀቱ አለም ወደ ሙቀቱ ጊዜ እየሄድን ነው ብዬ አስባለሁ ከትንሽ ከወር በኋላ ምናምን ሙቀቱ በጣም ስለሚቀየር ያኔ በጣም ትንሽ ሞቅ ይላልኝ እና እንግዲህ አሁን ያለው ሁኔታ እንግዲህ እንደህ አይነት ትንሽ ቅዝቃዜ አለው አሪፍ ነው መካከለኛ ነው ብዬ የማስበው እንደኔ ሀሳብ አካባቢዬም ስለሚወስነው ማለት ነው ሌሎች ሊኖር ይችላሉ እንግዲህ ሌሎች ደግሞ የራሳቸው የአየር እምነት አላቸውና

የሸክላ እቃዎች ትጠቀማለህ? አዎ በጣም ነው የምጠቀመው። እንዲሁም እንደ አጠቃላይ የኢትዮጵያ ሀገራችን አሁን በጣም ብዙ ተለያዩ ተፈጥሮ እቃዎችን ትጠቀማለች ማለት ሰው ሰራሽ ነገሮች ማለት ተፈጥሮ እቃዎችም አይድሮ ነገሮች አሉ በቃ ተፈጥሮ የተፈጥሮ ነገሮችን ቀርጾ መጠቀም ማለት ነው። ተፈጥሮ ስል እና ሸክላ እቃዎች አሉ በጣም አሉ ኢትዮጵያ ውስጥ እንዲሁ በጣም የሚያማምሩ የተለያዩ በድስት መልክ በሸክላ ድስት መልክ የሚሰሩ አሉ። ይሄ ሸክላ ጀበናዎች አሉ ምጣዶች አሉ እንጀራ መጋገሪያ ምናምን ሸክላዎች ጀበናዎች ለቡና ማፍሊያ እምንጠቀምባቸው በሸክላ ነው። የሸክላ ድስቶች አሉ ወጥ መስሪያ በጣም ያጣፍጧል እንዲሁም ወጥን በመሰረቱም እነሱ እነሱ አሉ የተለያዩ ነገሮች አሉ በተለያየ ቅርጽ የሚሰሩ አሉ የሚገርመው ሲያያቸው አዚያ በጣም ደስ ይላሉ። ከዛ እንዲሁም ለገበያ የተለያየ ቀለም ይቀባው ለቅርጽም እንደውም ከአሁን ከአገር ውስጥም አልፎ እንዲህ ከወደ ውጭ ራሱም አሁን ለተለያዩ ቅርጻ ቅርጾች የሚላኩ መስለኛ እኔ ሳስበው። ለንግድ ገበያም እንዴት ኢንቨስትመንትም እያገለገሉ ነውና እና የሸክላ እቃዎች በቤት ውስጥ በጣም አለ እንዲሁ ኢትዮጵያ ውስጥ የተለመደ ነው። በቃ ይሄ ቋሚ ንብራት ነው ይመራቻል በተለይ ምጣድ በቃ ግድ ነው እንጀራ የምንጋግር ምናምን የተለያዩ ነገሮችን በቃ እንጀራ የሚባል ምግብ አለ እንዴ ኢትዮጵያ የምንጠቀመው እሱን ምጣድ ነው። ወጥ የምንሰራ አብዛኛውን የብረት ድስትም አለ የብረት ድስቶችም አሉ ግን አብዛኛው ሸክራ ድስቶች ነው የምንሰራባቸው በተለይ ገጠራማ አካባቢ አሉ። የውሃ መቅጄዎች እንስራ ራሱ ሳይቀሩ አሉ እነሱን ውሃ የምንቀዳባቸው በእንስራ ነው። ጄርካኖችም አሉ ገናዛኞች ሸክላዎችም አሉ እንስራዎች ትልቅ ከሸክ ከእንስራ በለጠ ደግሞ ትልልቅ ጋኖችም ባሉም አሉ በጣም ብዙ እሚይዙ ወደ ሰላሳ አርባ ምናምን አምሳ ሊትር የሚይዙ እቃዎች አሉ። ለእነሱ ደግሞ የተለያዩ ባለ ዝግጅት ሲሆኑ ለጠላ መጥመቂያ ምናምን የተለያዩ ነገሮች ለውሃ ማጠራቀሚያ የምንጠቀምባቸው እሱ እሱ አሉ አመትባል ሲመጣም በሰፊው የምንደገስባቸው ምናምን እሱ እሱ አሉ። እና ሸክላ ኢትዮጵያ ውስጥ እንግዲህ በጣም ተለመደና እቃ ነው ደስ የሚል እቃ ነው ነገሮችን ለማጣፈጥ ይመቻል። በሸክላ የተሰራ ወጣውም በጣም እንዴ በጣም የሚጣፍጠው የተለያዩ ስጋ ወጦችም ሆኖ ህልወጦችም ሆኖ በጣም ደስ ይላል እሱ። ከብረቱ ድስት የተሻለ እነሱ እንዲሁ በጣም ያምራሉ በጣም ያምራሉ ወፍራም ናቸው ደስ ይላሉ። በደንብ ይመስላሉ በቃ ራሳቸውን የቻለ ማዕዛ አላቸው እንግዲህ እና እሱ የተለመደ ነው ኢትዮጵያ ውስጥ ለማለት ነው እና እኔም እጠቀማለሁ ግድ ነው። ድስቶችም ምጣዶችንም ጀበኖችንም ሸክላ ጀበኖች አሉ እነሱም እጠቀማለሁ አልፈው ተርፈውም ሌሎችም እቃዎችም ይኖራሉ ለቅርጻ ቅርጽም እገዛቸውም ይኖራሉ። እና ሻክላ በቤቴ ውስጥ እንግዲህ እንደ አንድ ቋሚ ንብረት ነው ብዬ እኔ ራሴ እናገላለሁ የራሴም ስላለኝ የምናገርም እናገላለሁ ኢትዮጵያ ውስጥ በጣም የተለመደ ስለሆነ ማለት ነው። ግዴታ ማህበረሰቡ የራሱ ያደገበት ወግና ባህር ስለሆነ ራሱን የቻለ መግባቢያ ነገር አለው መጠቀምም አለው እሱን ራሱን የቻለ ነው ብዬ እንግዲህ ያምናል እንደኔ በኩል እኔም ራሴ ነገ ስላለኝ ማለት ነው። ኢትዮጵያ ውስጥ በጣም የተለመደ ነገ ነው ይሄ ነገ

የስራ ጊዜው እንዴት ነው? ያው እንግዲህ የስራ ጊዜው ጊዜዬ ቅድም እንዳወራሁት ነው። ያው እንግዲህ ስራ አብዛኛው የምሰራው ስራ እንግዲህ አብዛኛው ሰባ ስልሳ ሰባ እና ሰማንያ ፐርሰንት የሚባለው ስራ ጠዋት ነው መሰራት ነው። ጠዋት ላይ በቃ ቤት ውስጥ አብዛኛው ስራ ቤት ውስጥ የሚሰራ ስራ ካለ በተለይ በመስመር የሚሰሩ ስራዎች ካሉ ጠዋት ላይ ነውምሰራቸው ምክንያቱም እሱ ያለመሰላቸት ስራ አለ። ጠዋት ላይ የታመቀ ሀይል አለ ጉልበት አለ። አእምሮ ራሱን የቻል ነጻነት አለውና። ከእንቅልፍ በኋላ ስንነሳ ራሱን ይቻላል በቃ አሉ። በኋላ ላይ ተነስተን ያው እንግዲህ ከተጸዳዳን በኋላ ቁርስ ከተበላ በኋላ መጀመሪያ ጸውለት ይቀድማል ከዛ መጸዳዳት ምናምን። መጀመሪያ መጸዳዳት ከዚያ ጸሎት ከዚያ ምግብ ይቀጥላል ከዚያ በኋላ ያው አንድ ሰዓት ተኩል ሁለት ሰዓት አካባቢ ስራዎች ይጀምራሉ። እስከ ስድስት ሰዓት እስከ አስራሁለ ሰዓት ያለው በቃ አሪፍ የሚባሉ አመርቂ የሚበሩት ስራዎች የሚሰሩ አዘጋ ነው። ከዚያ በኋላ ያው ምሳ በላሉሁ አርፋለሁ። ከሰአት ደግሞ ያው እንግዲህ ስምንት ሰዓት ዘጠኝ ሰኣ ምናምን ጀመሩ ደግሞ እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት ባሉ ደግሞ ሌሎች ስራዎች ይቀጥላሉ ይሄ ስራ ካላለቀም አሁንም ይቀጥላል። እሱ የቤት ስራ ሳይሆን ነው ሌሎች ስራዎች ደግሞ እንግዲህ ያው ቅድም እንዳያውልኩት ከምርት ጋር የተያያዘ ስራዎች ሲሆን ደግሞ እንግዲህ ወደ ማሳ ደግሞ ይወጣና። እነሱ ደግሞ ራሳቸውን ስራ ስራ አላቸው ቀደም ተከትላላቸው እነሱም የሆኑ ስራ እንሰራለን። ብቻ ለብቻ የሚሰራ እኮ አለ ብቻ በህብረት የሚሰራ እኮ አለ በህብረት። ሌላ ተቀጣሪ ሁለት የሚያስፈልገው ከሆነ ሌሎች ሰዎች በመቀጠር ማሰራት እሱ እሱ አለ። ከሱ በተጨማሪ ደግሞ ሌሎች ደግሞ አሉ አሁንም እንዲሆን። ልክ ለምሳሌ የመሸጥ መለወጥ ነገር አለ ገበያ ገቢ ስራዎች ስራዎች አሉ። ንግድ ከንግድ ጋር ተያይዞ አሉ። ከእሱ ጋር ተያይዞ ማሸ የሚገዙ ነገሮች አሉ እነሱ እነሱን ደግሞ እንግዲህ ያው። በተለያየ ጋር የምሸጥ የለወጥንህ ነገር የምንፈልገውን ነገር ሃመረትን በኋላ መቼም ለገበያ ነው የሚሆነው እና። ወደ ብር ቀይረህ ስለምትጠቀመው የነሱ ነገሮችን እንሸጣለን። መልሰን በመትኩ ደግሞ የምንፈልገውን እንገዛለን ካልፈለግን ደግሞ ብራችን ይዘን እንቀመጣለን ለምንፈልገው አላማ እናውላለን እና ይሄ ነው እንግዲህ የስራ ጊዜን በአግባቡ እጠቀማለሁ ብዬ አስባለሁ። በቻልኩት መጠን። ከፋፍሌ እንግዲህ እንደው እንደተማረ አካል። መዝናናት አለብኝ እዝናናለሁ መስራት አለብኝ እሰራለሁ። ሰዎች ማገዝ አለብኝ ሰዎችን አግዛለሁ። ራሴን በማዝናናበት መልኩ ደግሞ ራስን አዝናናለሁ በተለያዩ ነገሮችን መጎብኘት ባለብኝ ሰዓት እጎበኛለሁ። በጣም ብዙ ነገሮች የሚሰሩ ስራ አሉ እና እንግዲህ ስራ ራስ ራሱን የቻለ ፕሮግራም አውጥቼ። ይሄን መጀመሪያ መስራት አለብኝ እሰራለሁ። እንደ አጠቃላይ የስራ ጊዜዬ እንግዲህ ለኔ ያለው ነገር አሪፍ ነው ብዬ አስባለሁ። በተቻለ መጠን እንግዲህ ጥሩ ምኞት ነው ያለኝ። ከስራ እቅዴ ጋር ጊዜን እየጠቀምኩ ነው ብዬ አስባለሁ እኔ እንደራሴ። በምሰራው ሰው የራሱን የቻለ ጊዜ አጠቃቀም አለው እና። መቅደም ያለበት ያስቀድማል እኔ ደግሞ መቅደም ያለበትን አስቀድማለሁ። እንግዲህ ይኸው ጥሩ አካሄድ ነው ብዬ አምናለሁ እኔ በበኩሌ ማለት ነው። እና የስራ ጊዜዬ። በቃ አሪፍ ነው እስካሁን ባለው ብዬ የማስበው እንደዚህ ነው። ደስ የሚል ጊዜ እየኖርኩ ነው ደስ የሚል አመርቂ የሆነ ስራ እየሰራሁ ነው በእኔ በኩል ያለው ነገር ይሄ ነው። እንግዲህ ለቀጣዩ የምሻሻል ነገር ካሉ እንግዲህ አሻሽላለሁ እንግዲህ ማድረግ ያለብኝ የሚቀይሩ ነገር ካሉ እቀይራቸዋለሁ። ዙሮ ያው እንግዲህ ማሻሻል የሚባል ነገር ደግሞ አለ እሱን። ወደ የሚቀጥሉት ጊዜያት ማሻሻል ደሞ። እሱሱን አያለው በእኔ እኩል ያለው መረጃ ይሄ ነው

የመታጠቢያ ቤት ውስጥ ትዘምራለህ? እንግዲህ ለጊዜው እኔ አልዘምርም። እንግዲህ መታጠቢያ ቤት ውስጥ እንግዲህ ያው እገላላችንን እልንታጠብ እንችላለን ሌሎች ቦታ አካሎችን ልንታጠብ እንችላለን ግን በዛ ላይ እኔ አልዘምርም። እንግዲህ እኛ እንደ መዘመር የምንለው እንግዲህ እንደ ቤተክርስቲያናችን ወይም እንደ እምነታችን ተቋም እንደ ቤተ እምነታችን መሰረት መዝሙር ራሱን የቻለ ሰዓት አለው። ጊዜ አለው የምንጠቀምበት መሳሪያ አለ እንደ በገና አከራር የተለያዩ ነገሮች አሉ መሰንቆ ምናምን የሚባሉ ነገሮች አሉ። እነሱን ይዘን ነው እንግዲህ ለማመስገን ሲባል ቤተክርስቲያን ላይ ወይም ሌሎች በዓላት ሲከበሩ ካዛ ጋር የምንጠቀመው። እኔ በዚህ አጋጣሚ ግን በመታጠያ ውስጥ ሆኜ አልዘምርም። ያው በድምፄ ምን አልባች የሆኑ ላንጎራጉር እችላለሁ የሆነ ትዝታዎችን ምኖችን መዝሙሮችን ተመስጦ ሊኖር ይችላል። እንግዲህ ገጠመኝ ገጠመኝ ነው እንጂ። የሚሆን ነገር አይደለም። ይሄን አልፎ አልፎ ግን እንዲህ ገጠሜ በቃ የሆነ ሰው መቼም የሆነ አንድ ቦት መጥቶ ነገር አለና። ያዳመጠው ነገር የሆነ ሲቀረጽበት ሊሆን ይችላል ወይ የሚለማመደው ነገር ካለ እሱን ሊያደርግ ይችላል እንጂ ከዚያ ውጭ እኔ ሆን ብዬ የማደርገው ነገር የለኝም የምዘምረው የለኝም። ያው መታጠቢያ ቤት እገባለሁ። እታጠባለሁ። ከዚያ በኋላ የውህድ ቤቴንእ መልስ አለሁ ወይም ወደ ስራዬ እሄዳለሁ። እሱም ከስራ ከእረፍት በኋላ ስለሚሆን ይሄው በፍጥነትም ከእረፍት በኋላ ይሄው ከስራ መልስ በኋላ ላይመስለኝ ስለሚሆን ነው። ቶሎ ታጥበን ወደ ሌላ ስለመደመር ነው እንጂ ከዛ ጋር ሆኖ ያው መዘምር ሁኔታ ምናምን ያለ ያን ያህል ብዙ የለውም። እንግዲህ ልምድ እንደዛ ነውና። የሌሎችም ያደረጉ ልኖር ይችላሉ እኔ ግን ያለኝ ነገር ይሄ ነው። ይኸው መዘመር ምናምን የሚባል ነገር። ጋዝም የለም እሱ ብቻ ሳይሆንም ግን ቤተክርስቲያን የራሱ መዘመር አቅሙም የለኝም ልምዱም የለኝም አልተማርኩም። ፍላጎቱን አለኝ እንጂ መዘምርን እንየው አንዳንድ ነገሮችን እችላቸዋለሁ በጣም ትንሽ ነው የምችላቸው አብዛኛው ነገር ግን አልችለውም። ለምሳሌ ክራር መምታት እነዚህ በገናዎች ጋር ተያይዞ መዝሙሩ ሲዘመር በጣም ደስ ይላሉና። እሱ እሱን እንግዱህ በደንብ ስልጠናም አልወሰድኩም ስልጣን ያስፈልጋል አዚያ በኋላ ነው የሚካሄደው። እሱ እሱን ነገሮች ቢኖሩ ደስ ይል ነበር ግን እስካሁን የለኝ ልምዱ እንግዲህ ለወደፊት ሊኖር ይችላል ላይኖር ይችላል አይታወቅም። እና በመታጠቢያ ውስጥ ነው ያለው መዝሙር ግን ያኔ አልዘምረውም። አድርጌው ሞክሬውም አላውቅም። ወደፊት ሊኖር ይችላል ላይኖርም ይችላል አይታወቅም። እንግዲህ ያለው ነገር በዚህ ሁኔታ ነውና። እኔ እንግዲህ ገጠመኛ አንዳንዴ ልዘምር እችላለሁ እምነቴን የሚነካ ነገር ሊሆን ይችላል እንግዲህ መመስገን የሆነ ተመስጦ ሊሆን ይችላል በምታጠብበት ሰዓት። ከዛ ውጭ አለው ግን እኔ እንግዲህ አልዘምርም። እንደው አንዳንድ ሳያቸው መታጠብያ ውስጥ የሚከፍቱትን ደግሞ የሙዚቃ ነገሮችን ነገር የሚከፍቱኝ ሙዚቃ የተለያዩ ሙዚቃዎች ይከፍታሉ ሻወር ወስድን የሆነ መታጠብያ ክላስ ውስጥ። መታጠብያ ክፍል ውስጥ ገብተው ውስጥ ያሉ የራሳቸውን ገላቸውን መሆን የሚታጠቡት ነገሮች። እኔ በአጠቃላይ ያለው ነገር እንግዲህ መዝሙሮችን ልምዱ የለኝም ማለት እችላለሁ እንግዲህ እንደ አጠቃላይ እስካሁን ባለው መረጃ ማለት ነው። ለወደፊት እንግዲህ አላውቅም ያው እንግዲህ እኔ ያለኝ መረጃ እስካሁን እንግዲህ ይሄ ነው ቀጣይ ምን እንደሚፈጥር ደግሞ አላውቅም

የትርፍ ጊዜ ማሳለፊያ ማሳለፊያዎችህ ምንድነው ምንድን ናቸው? ለሚለው ጥያቄ ደግሞ እንግዲህ በጣም አሪፍ ጥያቄ ነው ደስ የሚል ጥያቄ ነው እንደውም ይሄ ጥያቄ ሰው ከሰራ በኋላ እረፍት ያስፈልጋል እንግዲህ ስራ ጊዜዎችን ከሰራሁ በኋላ ማሳለፊያ ደግሞ እንግዲህ የእረፍት ጊዜ ያስፈልገና የሆነ የተለያዩ ጓደኞች አሉ፣ ሻይ ቡና የምንላቸው ሰዎች አሉ፣ ጓደኞች በጣም ወዳጅ ጓደኛ ልብ ጓደኛ የሚባል ነገር እነሱ ጋር የስራ ባልደራቦች ሊሆን ይችላሉ ሌሎች ጓደኞችም አሉ እነሱ ጋር ሻይ ቡና እያልነ ከሰአት ከሆነ ደግሞ ማታ ከሆነ ደግሞ የእግር ጉዞ እያደረግን ወክ የሆነ እግር ጉዞ እያደረግን ሳይክል መጋለብ ምናምን እንደዚህ ሞተር መንዳት ምናምን የተለያዩ ነፋሻማ ቦታ ቁጭ በማለት የተለያዩ ሻይ ቡና በማለት ከሰው ጓደኛ መጠየቅ ሰው ከሰው ከሰው ከሰዎች ጋር በመሄድ የታመመ በመጠየቅ ያዘነንም በመርዳት በማረጋጋት ምናምን የተቸገረንም በመርዳት እንደዚህ ነገሮችን አሳልፋለሁ ቁጭ ብሎ በቃ ያው ስለ ስራ የሚሆን ይችላል የምናወራው ነገር በዚሁ ልክ እየተዝናናንም ያው እየተዝናናንም ነገሮችን እናሳልፋለን፣ እና ደስ የሚል ጊዜ እንደምናሳልፍ ተስፋ አለኝ ሁል ጊዜም አደርጋለሁ አሁንም እንቀጥላለን ያው እንግዲህ ህይወት እስካለ ድረስ መዝናናትም ስራም መዝናናትም አለ ያው እንግዲህ ከስራ ቀጥሎ ትንሽ እረፍት ያስፈልገን የትርፍ ጊዜያችን በተለያየ ቦታ እናሳልፋቸዋለን ለምሳሌ አንዳንድ ጊዜ ደግሞ እንግዲህ መጽሐፍ በማንበብ አሳልፋለሁ መጽሐፍ ማንበብ በተለይ እኔ ልምድ አለኝ እና የሆነ ሰዓት እንኳን ሳገኝ ምናምን ያው ትንሽዬ ሰዓት ሳገኝ እነሱን ያው በትርፍ ጊዜ አነባለሁ የተለያዩ በተለይ መንፈሳዊ መጽሐፍቶች ማንበብ በጣም ትልቅ አስተዋጽኦ አለዉና እና እኔም ደስ ይለኛል መንፈሳዊ መጽሐፍቶችን አነባለሁ ደስ ይለኛል እና እነሱ ጋር ቶሎ ብዬ ያው የተለያይ መጽሐፍቶች አሉኝ ቶሎ ቶሎ የምገዛቸው መጽሐፍቶችን አስፈላጊ ስለሆኑ ያው እንግዲህ አንዱ መኖር ሲባል እንግዲህ አብሮ መንፈሳዊ ነገር አብሮም ይከተላልና ነፍስ ስለ ነፍስ የምናውቀው ነገር አለና ስለ ስጋ እንደምናስበው ሁሉ ነፍስ አብራ እንዳትጎዳ ግዴታ ምሰብ አለብን የተለያዩ መጽሐፍቶች አሉ ግን ቢሆኑም ከአእምሮ በላይ መጽሐፍቶች አሉ እነሱን ያነበቡ በተለይ መረጃዎችን እየሰበሰቡ በቃ ያሉን ነገር ሁኔታዎች እንዴት ናቸው ጊዜዎች እንዴት እየሄዱ ነው እኔ ዛሬ ምን ሰራሁ ነገ ምን እሰራለሁ የሚለውን ነገር ምን አረኩ ምን መልካም ነገር አደረኩ የሚለውን ነገር ጥያቄ እየጠየቅን ህሊናችን ያለውን ነገር እንሰራለን እኔ በበኩሌ የራሴን አስተዋጽኦ አደርጋለሁ ብዬ አስባለሁ ከዛ ጋር እያይዞ እንግዲህ ትርፍ ጊዜ ሲባል እንግዲህ በጣም ዞር ማሳለፊያዎች አሉ ለምሳሌ ጓደኛ ጋር ተደዋውለን ስለ ስራ ከሆነ ስለ እቅድ ከሆነ ጠቃ ስላለው ነገር እናሳልፋለን ያው ሻይ ቡናም እያልን በዚህ እየተዝናናን በዚያው የምናወራው ነገር ይኖራል አለ ከሌላ ዘመድ ቤት ሄደን ከናፈቀን ሰው ጋር የታሰረ ሰውም ለመጠየቅ ለመጠየቅም ሊሆን ይችላል የናፈቀንን ሰው ጋር ሄደን አዉርተን ምናምን ያው እንግዲህ እመለሳለሁ የኔ የራሴ መንገድ እንግዲህ ይሄ ነው በዛ ልክ ነው እንግዲህ እኔ ከሰዎች ጋር ምግባባው ለማለት ፈልጌ ነው።

በጀት ታስተዳድራለህ ወደሚለው ጥያቄ? እንግዲህ እንግዲህ እኔ የማስደድረው የራሴን በጀት ነው። እንጂ ሰዎችን ወይ የተለያዩ ሰዎችን ወይ የተለያዩ ሰራተኛ ማስተዳደር። አቅሙ ያን ያህል የለኝም ሙያውም የለኝም። በሙያውም አልተቀጠርኩበትም። የራሴን በጀት ግን በቃ እመራለሁ። ወጪና ገብዬን በስራት በጥንቃቄ እየጠነየ እየመዘገብኩ እያንዳንዷ ለሚያስፈልጋት ወጭ የራሷን የቻለ ፕሮግራም አለኝ። የሆነ እቅድ አለኝ። በቅዷ መሰረት ወጭዋን ወጭ ገብዋን ገቢ መዘግባለሁ ራሴን በጀት ራሴ ቤቴን እመራለሁ። ልጆቼን ባለቤቴን ሁሉ እመራለሁ ቤተሰቦቼንም በሚያግዘው መልኩ አግዛለሁ። እናትና አባት ግዴታ መታገዝ አለባቸውና ከዚያ አልፎ ደግሞ እህት ወንድም ከእሱ አልፎ ደግሞ ለተቸገሩ ሰዎችም ይረዳል። እና ያው እንግዲህ በጀት ማስተዳደር የሚለው እንግዲህ በአብዛኛው የራሴን በጀት ነው የምትሰራው። እንደ ኃላፊ ሆኜ ሌሎችን አልቆጣጠርም። የራሴን በጀት ግን ውጭና ገቢ ምን ጎደለ ምን አስፈለገ ለዚህ ለዚህ ነገር ለዚህ ምን ግብአት ያስፈልገዋል። ይሄን ውጤት ለማንጣት ይሄን ምን ያስፈልገዋል የሚገዙ ነገሮች መግዛት። በምርት ደረጃ ከሆኑ ምርቶችን ካሉበት ቦታ ማምጣት ወይም ከተቻለ ራስን አልምቶ ራስን አምርቶ ለተለያዩ ገቢዎች መመልከት። ገቢዎች መጠቀም። ለገበያ ከሆነም ለገበያ አንግዲህ እሱ እሱን የአጠቃላይ ነገሮችንም ማስተዳደር በቃ። ገቢዎችና ወጪዎችን መገምገም ምን ያህል ገቢ አገኘው ምን ያህል ወጪ አወጣው የሚለውን ነገር በስነ ስርዓት እየተከባከቡ። የተጻፉ ፕሮግራሞችን በደንብ እያዋቀሩ የተለያዩ ስራዎችን መስራት ይቻላል። እኔም በበኩሌ ይሄን አደርጋለሁ የተለየዩ ስራዎች እሰራለሁ። አሉን ትርፋማ ለመሆን ግዴታ ወጭና ገቢ ያስፈልጋል። በጀትን በስርዓት ማስተዳደር ያስፈልጋል። እንግዲህ ከዚህ ተሞክሮዬም እኔ በጣም ብዙ ጊዜ የምሰራቸው ስራዎች አሉ በተለይ የተለያዩ ወጪና ገቢ ሲባል እንግዲህ አሉ። የቤት ወጪ አለ። ሰራተኛ ወጪዎችም አሉ አንዳንድ ስራ ከበድ ስል ሰራተኛ ያስፈልጋል እና እነሱን በስርዓት እኔም በመጎዴ መልኩ አወጣለሁ። ብዛት ደግሞ እጥፍ ለማድረግ እሞክራለሁ። እነሱ እነሱን በስርዓት አስተዳድራለሁ። እንግዲህ ያለኝ መረጃ እኔ እንደዚህ ነው እንጂ። እንደ ትልቅ ተቋማት ወይም እንደ ትልቅ ሀላፊነት ላለው ሰው እሱጋ የማስተዳደር አቅም የለኝም ሙያውም የለኝም። አልተቀጠርኩም እኔ ልክ እንደ አንድ ሰው ሆኖ በስሬ ሁለት ሶስት ሰው ወይም ቤተሰብን ወይም ልጆችን እንደ ማስተዳደር ነው ልክ በዚህ ልክ ነው የምትሰራው። ያለው ነገር እና እንደዛ ነው። እስካሁን ያለኝ መረጃ እንግዲህ በዚህ ልክ ነው። እኔ በጀት ሲባል በጣም ብዙ ነገር ሊሆን ይችላል። ሌሎች ትልልቅ አቅም ያለ ሰዎች በጣም ብዙ ነገሮች ማስተዳደር ይችላሉ። ከበጀት ጋር እና ከሎጂስት ጋር ከሎጂስት ጋር ተያይዞ ያለው ነገር ብዙ ነገር አለ። እኔ እንግዲህ ማስተዳደር ምችለው ቤቴ ውስጥ ያሉ ነገሮች ወጭና ገቢዎችን ነው የተለያዩ ፕሮግራሞችን አውጥቼ ነው የምሰራው። እና በዛ ልክ ነው እንግዲህ እኔ ያለኝ መረጃ። እንደዚህ ነው። ቀጣይ ደግሞ እንግዲህ በጀትቴን ሰፋ አድርጌ እሰራለሁ ብዬ ሀሳቡ አለኝ ምኞቴ አለኝ እንግዲህ ሰው ደህና እስከሆነ ድረስ የተለያዩ ነገሮች ያስባል ያልማል። ወደ ግቡም ለማድረስ ፍላጎቱ ጽኑ ፍላጎት እንዳለ እኔም እንግዲህ ተስፋ አለኝ ለደፊ

ቅሬታዎችን እንዴት ታስተናግዳለህ? ለሚለው ጥያቄ ደግሞ እንግዲህ ቅሬታ ስባል እንግዲህ በተለያየ መልኩ ይመጣል። ለምሳሌ የስራ ቅሬታ ሰው ስራ ሰርቶ። የሆነ ገምግሜው ከዚያ በኋላ የምሰጠውን እኔ ያየሁትን ህሊና የሚፈርደውን ስራ። ይሄ ይሄ ብዬ እሰጣለሁ የሆነ ራሱን የቻለ። ምት ይኖረዋልና እራሱን የቻለ የሆነ አስተያየት አለኝ እሱን እሰጣለሁ። እሱ ደግሞ ካልተመቸው ደስ አላለው የኔ ያለፈችው የኔ ምናምን የሚል የሆነ ጥያቄ ካለው ካለ ደሞዝ ይሄው ድጋሚ እንዳየው አሁን የሰራው ስራ። በጀመርያው ደረጃ በጥንቃቄ ለመመርመር ሞከርን በቃ የትኛውን ሰርቷል የትኛውን አልሰራም የሚለውን በስርዓት ከታየ በኋላ። ከዚያ በኋላ ደግሞ እንግዲህ ቀጣዩን ማላፍ ያለበት ማሳለፍ መስተካከል ያለበት ማስተካከል እነሱን ደግሞ ድጋሜ ደግሞ ከመጣ አሁንም ያው ፀባይ ባለው በትህትና ያው በፍቃደኝነት ተመርኩዞ። ልጁን የሰራውን አካል ሰውዬ ማስረዳት። የሰራውን አካል አስረድቶ። ይሄን ብታሻሽል ይሄኛው አሪፍ ነው ጥሩ ጎኑን ጥሩ አርጎ መክሮ። ያው እንዳለ ሆኖ ያለው ሆኖ መጥፎ ጎኑን ደግሞ እንግዲህ የስራው መጥፎ ጎን ማለት ነው። እሱን በስርዓት መክሮ የሆኔ ምቀጥለውን ነገር እንዲሄድ እንድያስተካክል መምከር ነው። ሌሎች ቅሬታዎች ለመጡ ይችላሉ እንግዲህ ከዚህ ጋር ተያይዞም ሌሎች በስራ ጋር ተያይዞም። እንግዲህ አለመግባባታችሁን ቅሬታችሁን መጻፍ ይችላሉ በውይይቱም በውይይትም ሰዓትም ቅሬታ ሊኖር ይችላልን? ፕሮግራም ሲወታም ቅሬታ ሊኖር ይችላል። የተለያዩ ነገሮች ሲቀረጹ ማቼም ቅሬታ ሊኖር ይችላል። ማንም ሰው የራሱ ጥያቄ ስለሚፈጥርበት ቅሬታ አለ። እኔ እንደራሴ ደግሞ እንግዲህ ይኸው ማድረግ ያለብኝን እስከ ቻልኩት አቅም በስራ ለዉታት እሞክራለሁ። ከዚህ አልፎ ደግሞ እንግዲህ ያው ከአቅሜ በለይ ከሆነ ደግሞ እንግዲህ ቀስ እያሉ መፍትሄ መፈለግ በጋራ ሆኖ መፍትሄ መፈለግ እንዲህ እንዲህ ብናረግ እንዲህ ብንሄድ እንዲህ ብናረግ እንዲህ ይሆናል። በመሰረቱ ወይ ሲወያይ እንግዲህ የአብሮ ሰው ከሰው የሚወያየው መፍትሄ በጋራ እንድመጣ ተብሎ የምታስበው እና እኔ ራሴን እንግዲህ እንደኔ እንደ ግሌ ያው ማስተዳደሩ ትንሽ ቢሆንም። የራሴን ቻሎ ቅሬታዎችን ከየት ሰሜን ይመጣል ከባለቤት ሊሆን ይችላል ከልጆች ሊሆን ይችላል። ከእህት እንድምም ከቤተሰብ ሊሆን ይችላል እነሱን በጋራ አውሮ መፍታት ያለውን ነገር። ቅሬታዎችን እንዲ አድርገው ማስተናገድ ይቻላል እንግዲህ እኔ ባለኝ ሁኔታዎች እነሱ ናቸው። የተለያዩ ቅሬታ የበጀት ቅሬታ ልሆን ይችላል። የውጤት የስራው በደንብ አለመሰራት ውጤቱ ያነሰ ሊሆን ይችላል ገቢው ጨመረ። ውጭ ወጪው ጨመረ ግቢው አነሰ ሚባል ጥያቄ ልሆን ይችላል ቅሬታዎች ከቤተሰብ ከተለያዩ ነገሮች አቅራብያ ልመጣ ይችላል። እነሱ እነሱ እንግዲህ እቅዱን መስረዳት እቅዱ ይሄ ነበር ይሄ ተሟልቷል ይሄ አልተሟላም የሚለውን ነገር ማሰረዳት። ይሄን አስበን ነበር ይሄ አልተሳካም ይሄ ታስቦ ነበር ይሄ አልተሳካም የሚለውን ነገሮች አንድ በአንድ አውጥቶ። የተለያዩ መረጃዎች ካሉ መስታወሻዎች ካሉ እነዚህ እያስረዱ በደንብ ያው ቅረታዎችን ለመፍታት ይሞከራል። ከአቅም በላይ ከሆነ ደግሞ ለሚቀጥለው ማሻሻል ነው አላማው እንጂ አንዴ የተበላሸውን ነገር ትንሽ ወደኋላ ተመልሶ አንዳንድ ነገሮችን ማስተካከል ቀላል ከሆነ ማስተካከል። ከባድ ከሆኑ ግን። ያው ትንሽ ጊዜዉን ስለ ምፈጁ። ያለውን አስተከክሎ በቀጣዩ ደግሞ አሪፍ ነገር ለመስራት መሞከር ነው እንግዲህ ያለው ተሞክሮዬ እንግዲህ እኔ እንደዚህ

ስልክህን ምን ያህል ጊዜ ታሞላለህ ለሚለው ጥያቄ ደግሞ? ያው ስልክ እንግዲህ እንደ አጠቃቀማችን ይለያያል እኔም በጣም ረጅም ጊዜ ነው የምጠቀመው እና ስልኬን ቢያንስ በቀን ሁለቴ በቃ በቀን ሁለቴ ግድ እሞላለሁ። በጣም ረጅም ሰዓት ነው ምጠቀመውና ያው እንግዲህ ውሎ አዳ ስርኬ ማለት እችላለሁ። ያው ካልተኛው በቀር ስልኬ ከእጄ ጋር ስላለ ወይ መኖር ስራ ቦታ ካደረኩ በቀር። ስልክ የማልይዝበት መንገድ ካለ ወይም ከስርቅ ጋር ማልገናኝበት የሆነ ስራ ካልኩ አትቆቅም። ሰውቻለሁ አብዛኛው ስልኬም በቃ ከእጄ ጋር ነው ውሎ አዳሪም ከእጅህ ጋር ስለሆነ። መነካካት አለ ግዴታ ስለሆነ ቀን በቀን ጠዋት እንደተኛው ጠዋት ስነሳ ወዲያው ህንጸው እለት ቁርስ እስከሚባል ወዲያው ይሞላል ወደ ሰው ይከዳል። ከዚያ ይውላል ማታ ደግሞ ዘጠኝ ሰዓት አስር ሰዓት አካባቢ እንግዲህ ማለቁ አይቀርም። እና ይሞላል ደግሞ እሱ ደግሞ ለአዳር ምናምን ያው እንግዲህ እስከ ስድስት ሰዓት እስከ አምስት ሰዓት እስከ ሰባት ሰዓት። የተለያዩ ስራዎችን ፕሮግራሞችን ማየት ያህል ነው እና መውጣቶች መስራቶች ይኖራሉ እና እነሱን ደግሞ ለመከታተል ግዴታ ባትሪ መኖር አለበት። እና— ዳታዎችን በስራት እየተሞላ እንግዲህ እጠቀማለሁኝ እና ባትሪዎችን በቃ እንግዲህ የእኔ እንደ እኔ እንግዲህ ግን እንደ እኔ ባትሪዎች ያው እንግዲህ ከጊዜ ወደ ጊዜ እየተሻሻሉ መጥተዋል። ግን ስንጠቀምባቸው ደግሞ ወዲያው ይቀንሳሉ። እና እንደኔ እንግዲህ በቀን ሁለቴ በቃ ቋሚ ነው ብየ ልበለው እንግዲህ ያው የላቦታ ከሄርኩ ቆጥቦ መያዝ ግዴታ አለብኝ። እና ቆጥበ እይዛለሁ። ከዚሁ ካለው ግን ያው እንግዲህ ከተማ አብዛኛው ከተማ ነው መኖሬ ከተማ ካለው ያው እንግዲህ መብራትም ስላለ—። በቀን ሁለቴ በጣም ብዙ ነገር የምንነካካቸው ነገር ስላሉ የሚሰሩት ነገር ስራ ስራዎች ስላሉ—። በቀን ሁለቴ እሞላለሁ እነሱን እጠቀማለሁ ያው ሲወርድ ደግሞ እያየሁ እሞላለሁ እንግዲህ በዛ ልክ ነው ያለው ነገሮች እና እንደ አብረጅ እንደ አጠቃላይ እንደ ቀን። ያህል ተሞላለህ የሚለው ጥያቄ እንግዲህ በቀን ሁለቴ የሚለው ጥያቄ። ለእኔ በቃ ተስማሚ ነው ብዬ እንትን እላለሁ። በቀን አንደ ሞሉ ይችላሉ ሌሎች ይችላሉ። ምንም እንኳን ስልኩ ባትሪው አሪፍ ቢሆንም ግን ግዴታ ስለሚመርቅ ረጅም ሰዓት አምስት ሰዓት ስድስት ሰዓት ከተጠቀምንበት—። የዚህ ጥሩ የሚባል ስልኮች እንደዚህ ናቸው እና። እንደ እኔ የእኔ ስልኬ እንደዚህ ነው ተሞክሮዬኝ። በቀን ሁለቴ እሞላለሁ እንግዲህ ይሄን ነገር እንግዲህ ሁሌም እተገብረዋለሁ ከዚህ በፊትም ያው እንግዲህ ከተቻለ ኮምፒውተር ስለሌለኝ ነው ወይም ላፕቶፕ ስለሌለኝ ነው እንጂ—። ስጋ ሊኖር ደግሞ እንግዲህ እሱ የተሻለ ይሆናል ብዬ አስባለሁ ከጊዜ በኋላ እንግዲህ ትንሽ አሻሽላለሁ ብዬ አስባለሁ። እና እስካሁን ባለው ግን እያንዳንዱ ስራዎች የምሰራቸው በስልኮች ነው። እንግዲህ እስከዚህ ድረስ ባለው ነገር ነው እና ስልኬን በቀን ሁለት እሞላለሁ ለሚፈልገው አላማ እጠቀማለሁ። ስፈልግ እረፍት ላይ ደግሞ ሰሆን ደግሞ እንግዲህ ያሳርፈዋል ስልኬን እንደገና ያው የተለያዩ ነገሮችን የሚያጨናንቁ ነገሮችን እነሱን እያጸዳው እጠቀማለሁ ማለት ነው። እና በቀን ሁለቴ— ሞላለሁ። አልፎ አንዳንዴ ደግሞ በጣም ስራ ሲያዘር ደግሞ ሶስተኛው ይችላል ያንን ግን እንደ ስራው መጠን ነው ከበዛ ግዴታ ሶስት ጊዜ መሆን አይቀርም። እዛ ልክ ነው ያለው መረጃ እንግዲህ ግን እንደ አጠቃላይ በአብሬጅ— ማለት ነው። ሶስቴ ማለት ሁለቴ ብዬ ቢይዘው ለእኔ እንግዲህ እንደዚህ ያለኝን አማራጭ ወይም ልምድ—